ማክሰኞ ማለት ቀናቶች ነው ወይ? ማክሰኞ ሁለተኛ ቀን ነው ማለት ነው ያው በሳምንት ውስጥ ሰባት ቀኖች አሉ ከሰባቱ ቀኖች ውስጥ ማክሰኞ ሁለተኛው ቀን ላይ የምናገኘው ቀን ነው ማለት ነው። እንግዲህ የማክሰኞ ሁለተኛ ቀን እንደመሆኑ መጠን ያው የስራ ቀን ነው ማክሰኞነው በአብዛኛው ለስራ የምንሰራበት ቀን ነው ማለት ነው የስራ ሰዓት የስራ ቀን ነው ማለት ነው ይህ ማክሰኞ የምንለው ቀን ማለት ነው። ስለዚህ ሰኞ የመጀመሪያ የስራ ቀን ነው ማክሰኞ ሁለተኛ የስራ ቀን ማለት ነው ስለዚህ ጫና ሊኖርብን የሚችል ወይም ጫና ያለበት ቀን ሊሆን ይችላል ማለት ነው ይሄ ማክሰኞ የሚባለው ቀን። ምክንያቱም ያው እንደምታውቀው የሰራ ቀን ሁለተኛ ቀን ከሆነ ብዙ ስራዎች ሊኖሩ ይችላሉ ማለት ነው ብዙ ነገሮች ሊኖሩ ይችላሉ ማለት ነው። እና ማክሰኞ ማለት የስራ የሁለተኛው ቀን ወይንም የሁለተኛ ቀን ማለት የሳምንቱ ሁለተኛ ቀን ማለት ነው። በሳምንት አንድ ጊዜ በወር ደግሞ አራት ጊዜ እናገኘዋለን ማለት ነው በአመትም እንዲሁ ብዙ ቀናቶች ይኖራሉ ማለት ነው። ስለዚህ ማክሰኞ በብዙ ነገር ይገለጻሉ ማክሰኞ እመጣለሁ ሊለን ይችላል አንድ ሰው እንደውም ማክሰኞ ስራ እጀምራለሁ ሊለን ይችላል ማክሰኞ ወይም ስራ እጨርሳለሁ ማክሰኞ ወደሆነ ቦታ እሄዳለሁ ማክሰኞ እንገናኛለን ማክሰኞ ስብሰባ አለ ሊል ይችላል አንድ ሰው ማክሰኞ የሆነ ነገር አደርጋለሁ ሊል ይችላል እና በተለያዩ መንገዶች ሊገለጽ ይችላል ማለት ነው ይሄ ማክሰኞ የሚባለው ቀን ማለት ነው። አንድ ሰው ማክሰኞ ትምህርት ቤት ሄዳለሁ ሊል ይችላል ማክሰኞ ዘመድ ጥየቃ እሄዳለሁ ሊል ይችላል ማክሰኞ ተገላይተን የምናወራው ነገር አለ የምንመካከረው ሊል ይችላል ማክሰኞ እንውጣና ዘና እንበል ሊል ይችላል ራሳችንን እናፍታታ ሊል ይችላል ማለት ነው። እንዲሁም ማክሰኞ ማታ ምሽት ኳስ አለ ሻምፒዮንስ ሊግ ኳስ ይኖራል ስለዚህ እሱን ወጥተን እና ጨዋታ ነው ሊል ይችላል ማለት ነው እና የተለያዩ ፕሮግራሞች ወይንም የተለያዩ እቅዶች ሊይዝ ይችላል ማለት ነው። አንድ ሰው በዚህ ማክሰኞ እና ያን ከያዘ ማክሰም ነው ይህ እቅድ ያለኝ ማክሰም ይህ ፕሮግራም አለኝ ሊለን ይችላል ማለት ነው። የሆነ ሰው ማለት ነው ስለዚህ ይሄ ማክሰኞ የሚባለው በሳምንት ውስጥ የምናገኘው በሳምንት ውስጥ ያለ ሁለተኛ ቀን ማለት ነው። ማክሰኞ የምንለው ማለት ነው እና በእነዚህ መልኩ ሊገለጽ ይችላል ማለት ነው። የቀን

እሺ ስጋ ማለት ያው እንግዲህ ህይወት ካለው ነገር የሚገኝ ማለት ነው ስጋ ህይወት ያለው ነገር እንግዲህ ደም ስጋ እንደውም አጥንት ይኖረዋል ማለት ነው። ከእነዚህ ከሶስቱ ክፍሎች አንዱ ስጋ ይባላል ማለት ነው እንግዲህ ስብ ያለበት ወይንም አጥንት የለበሰው ከላይ ያለው ነገር ስጋ ይባላል ማለት ነው የማንኛውም ህይወት ያለው ነገር እና ይሄ ስጋ የሚባለው ያው የሚበሉ የእንስሳቶች ስጋ ነው ማለት ነው። እንግዲህ የተወሰኑት አብዛኞቹ የቤት እንስሳዎች እና ከዱር እስሳታዎችም አንዳንድ የሚበሉ አሉ ማለት ነው። እና ይህ ስጋ ለጤና ተስማሚ የሆነና ለሰው ልጆች አሪፍ ነው ትረሽን ሊሰጥ የሚችል ምግብ ይሆናል ማለት ነው። የሰው ልጆች ከተለያዩ እንስሳት ውጤቶች ወይም ከተለያዩ እንስሳቶችን በማረድ እንዲሁም በማድን ሊመገቡ ይችላሉ ማለት ነው። እንደውም ለምግብነት ሊያውሉት ይችላሉ ማለት ነው የራሱ የሆነ ኒውትሮሽን ወይም ፕሮቲን ይኖረዋል ማለት ነው ይህ ስጋ የምንለው ምግብ ወይም ስጋ የሚባለው ነገር ማለት ነው። ስለዚህ በአይነቱ ስጋ ቀይ አና ነጭ ሊኖር ይችላል እንዴት ስብ መጠኑ እጅግ በጣም ስብ ካለው ወደ ነጭ ሊሄድ ይችላል ማለት ነው። እንዲሁም ስቡ አነስተኛ አና ቀላል ከሆነ ቀይ መልክ ሊኖረው ይችላል ማለት ነው። ስለዚህ ስጋ እጅግ ሰዎች ለእንዲያ ተመራጭ የሆነ ለምግብነትም የሚሆን ነገር ነው ማለት ነው። ስለዚህ ሰዎች የተለያዩን ሰአቶችን በማድረግ ሊመገቡ ይችላሉ ማለት ነው ለምሳሌ ከትንሹ ከዶሮ ብንጀምር ዶሮውን ሰዎችን ለምግብነት ያውሉታል ማለት ነው። የዶሮ ስጋን እንዲሁም እጅግ ጣፋጭ እና አሪፍ እንዲሆን ይነገራል ማለት ነው የዶሮ ስጋ ጥሩ እንደሚሆን ቢሆን እንዲሁም ስጋውን በጣም ጣፋጭና አስገራሚ ነው ማለት ነው። በተለይ ቀያይ ዘሮች ወይም ቀያይ ትላልቅ የዶሮ ዘሪያዎች አሉ። እነሱ ዘሪያዎች በተለይ እጅግ በጣም ጣፋጭ መረቅና ጣፋጭ ወይም ጣፋጭ ስጋ እንዳላቸው ይነገራል ማለት ነው። ሌላኛው እንግዲህ በግ ወይም ፍየል ነው እነዚህ እንግዲህ በግና ፍየል የሚባሉት ቀለል ያሉ ብዙም ኪስን በማይጓዱ ዋጋ ሊገዙ የሚችሉ የንስሳት አይነት ናቸው። ስጋቸውም እጅግ ተመራጭ እና ለጤናም ተስማሚ ነው ማለት ነው። ማንኛውም ሰው ብንመገባቸው በተለይ የፍየል ስጋ የሚባለው ወይንም ከፍየል የምናገኘው ስጋ ማንኛውም ሰው ብመገበው ጤናማ ሊሆን የሚችልና አሪፍ ኖትሬሽን ሊያገኙበት የሚችል ነው ማለት ነው። እንዲሁም ብዙ ቅባትን አዘል ነገር ስለምኖራቸው እሱ ለሰው ልጅ በጣም ጥሩ እና ለሰው እናቱም አሪፍ ኑትሬሽን ሊሰጥ የሚችል ነው ማለት ነው። እንደውም የፍየል ስጋን በምንመገብበት ወቅት ያው ስለምንተቀምስ ከዛ እንግዲህ ከእሷ ከእነዛ ከብዙ ቅጠላ ቅጠሎች የሚገኘው ያ ስጋ ከዛ የተዋቀረው ስጋ ወይንም ከዛ ቀጠላ ቀጠሎች የተገነባው ይህ ስጋ ማለት ነው ለሰው ልጅ ጤናማ ጤንነት ወይም ለሴሎች ጤና ብዙ አስተዋጽኦ ሊያበረክት ይችላል ማለት ነው። ምክንያቱም ብዙ ቅጠላ ቅጠሎችን በምትጠቀምስበት ጊዜ ብዙ መድኃኒቶች ይኖራሉ ማለት ነው። ከነዛ ቅጠላ ቅጠሎች ያው እንደሚታወቀው ደግሞ መድሃኒት አብዛኛው ሰማንያ ፐርሰንት የሚሆነው ከእጽዋት እንደሚቀመም ይታወቃል ስለዚህ ብዙ ቅጠላ ቅጠሎችን መቅመሷ ወይንም መመገቧ ስጋዋ ጥሩ እንደሆነና ለሰዎች ተስማሚ እንዲሆን ያደርገዋል ማለት ነው። ከእነዚህ በተጨማሪ እንግዲህ እንደ በሬ ወይም ላም ከእነሱ የምናገኘው ስጋ አለ እንዲሁም ግመል በምታረድበ ጊዜ በዛን ጊዜ የሰው ልጆች ስጋ ሊያገኙ ይችላሉ ማለት ነው። እንዲሁም በተመሳሳይ ከውጭ ወይንም ያ ከቢ የዱር እንስሳዎች አሉ ከእነሱ በአዴን የሚገኝ በሮሮም የሚሆኑ በረሮም ያልሆኑ አጥቢ የሆኑ እሳቶችም ሊኖሩ ይችላሉ ማለት ነው። ከ ከዱር እንስሳ ስለዚህ ከእነሱ የሚገኘው ምግብ እንጠቀማለን ማለት ነው የነሱን ስጋ ለምግብነት እናውላለን ማለት ነው። ያው እንግዲህ ስጋ በሀገራችን ኢትዮጵያ በጣም የቀንድ ከብት ወይንም የከብት እንዳላት ይታወቃል። በግና ፍየልም በብዛት እንዳላት ይታወቃል ማለት ነው። ስለዚህ አንዱ መሰረታዊ የምግብ አይነት ነው ማለት ነው ከጠራጥሬና ከአትክልት በዘለለ ይህ ስጋ የሚባለው ደግሞ በተመሳሳይ ከእዝ ባሻገር ለምግብነት የምንጠቀመው አይነት ነው ማለት ነው። ወይም ለምግብነት የምናውለው ነው ማለት ነው እንግዲህ የሰው ልጆች የተለያዩ አንስሳቶችን በማድን ወይንም በማርባት ምግባቸውን ሊያበስሉ ይችላሉ ማለት ነው። እንድቡም አርደው ወደ ውጭ በመላክም ለሀገር ውስጥ ገበያም ለማቅረብ የተለያየ ገቢ ምንጭን ያገኛሉ ማለት ነው። በዚህም ስራ ወይም በዚህ ስጋ ሽያጭ ስራ ላይ የተሰማሩ ብዙ ነጋዴዎች ይኖራሉ ማለት ነው። አማካኝነት

ምግብ ቤት ምግብ ቤት ማለት እንግዲህ የሚበሉ ነገሮች የሚሸጡበት ቤት ወይንም የተለያዩ ምግቦችና የሚበሉና የሚጠጡ ነገሮች የሚሸጡበት ቤት እንደ ማለት ነው እንግዲህ ምግብ ቤት እንደ የደረጃው ትልቅ እና ትንሽ ሊሆን ይችላል እንደውም የሚይዛቸው የምግብ ዝርዝሮች እንደ ደረጃ ሊሆን ይችላል ማለት ነው። ለምሳሌ ትንሽ ሽሮ ቤትን ብናይ ያው የተለያዩ አትክልት እና አንዳንድ ሽሮዎች እንዲሁም ፓስታዎች እና እንደዚህ ቀለል ቀለል ያሉ ምግቦች የሚሰሩበት ሊሆን ይችላል ማለት ነው። እንዲሁም ትላልቅ ቤቶች ወይም ስጋ ቤቶች ሊኖሩ ሆቴሎች ሊኖሩ ይችላሉ ማለት ነው። እነሱ ላይ ደግሞ የምንፈልገው አይነት የትኛውም አይነት ምግብ በብዛትና ብዙ ምግቦች ሊሰሩ ይችላሉ ማለት ነው። የተለያዩ እንግዲህ ድግሶችንም ለማካሄድ የተለያዩ ፕሮግራሞችንም እዛ ቦታ ማካሄድ እንችላለን ማለት ነው። ምክንያቱም ከስፋቱና ከትልቅነቱ አንፃር እንዲሁም ብዙ ነገር ከመገኘቱ አንፃር ማለት ነው። እና ምግብ ቤት ማለት ያው አንድ ሰው እዛ ምግብ ቤት። ሄዶ አዞ መብላት የሚችልበት ምግብ ሊያገኝ የሚችልበት እና ምግብ ሊመገብበት የሚችልበት ቤት እንደማለት ነው። ያው እንግዲህ ይህን ምግብ ቤት አገልግሎት በመስጠት የንግድ ስራቸውን የሚያካሂዱ አገልግሎት ሰጪ ግለሰቦች እንዲሁም ባለአክሲዮኖች ሊኖሩ ይችላሉ ማለት ነው። እንግዲህ ይሄ አንድ የስራ ዘርፍ ነው ማለት ነው። ለነሱ አንድ የስራ እድል ነው ማለት ነው። ይሄን ምግብ ቤት ለሚሰሩ ሰዎች ወይንም ይሄን አገልግሎት ለሚሰጡ ሰዎች እንግዲህ ለተጠቃሚውም አሪፍ አገልግሎት ይሰጣሉ ማለት ነው። ጥሩ አገልግሎት ይሰጣሉ ማለት ነው። አንድ ሰው ከቤቱ ርቆ ሊሄድ ይችላል ጉዞ በሚያደርግበት ወይ እንደውም ወደ ቤት በማይሄድበት ጊዜ ምሳ ሰዓት ሊሆን ይችላል። እንደውም ጠዋት ተስራ ወደ ስራ ረፍዶበት ማልዶ ወጥቶ ሊሆን ይችላል። እና በተለያየ አጋጣሚ ይሄን አገልግሎት እንግዲህ በማቅረብ እንደዚህ ሰው ትልቅ አስተዋጽኦን ያበረክታሉ ማለት ነው። በስራው ላይ እንዲጠነክርና ለስራው ውጤታማነት ጥሩ አስተዋጽኦ ያበረክታሉ ማለት ነው። በየቦታው በየከተማው ልናገኛቸው እንችላለን ማለት ነው። እኛም እንግዲህ ወደተመቸን ምግብ ቤት ጎራ ብለን ራባችንን ልናስታግስ እንችላለን ማለት ነው። እንደውም ድካማችንን ልናስታግስ በምግብ መብላት ልንጠነክር ልንበረታ እንችላለን ማለት ነው። በስራ የዛለ ሰውነታችን እንዲሁም በጉዞ የደከመውን ሰውነታችንን ወይም የደከመ ስጋችንን በምግብ በመብላት እናጠነክራለን ማለት ነው። እንዲሁም እንግዲህ እነዚህ ምግብ ቤቶች ለመንግስት ግብር በመክፈል ትልቅ አስተዋጽኦን ያደርጋሉ ማለት ነው። መንግስት ከተለያዩ ምግብ ቤቶች እንዲህ እየደረጃቸው ግብር በመሰብሰብ ትልቅ የሆነ መሰረተ ልማትን ይገነባልናል ማለት ነው። ስለዚህ በተዘዋዋሪ ይህን ማህበረሰብንም እያገለገሉ ነው። እለ መንግስትም ደግሞ የሚገባቸውን ግብር እየከፈሉ ነው ማለት ነው። እና እንግዲህ ይሄ ተጠቃሚም በተዘዋዋሪ ለመንግስት ኢንዳይሬክት ታክስ በሚባለው ታክስን ይከፍላል ማለት ነው። እነዚህ ምግብ ቤቶች እንደምታወቀው አብዛኛውን የዋጋ ጭማር የሚያደርጉት ወይም መንግስት የሚቆርጠውን ታክስ ወይም ለመንግስት የሚከፍሉትን ግብር አብዛኛውን ያው ገዢው ላይ ተጠቃሚው ላይ ነው ማለት ነው። የሚጥሉትና ከተጠቃሚው ነው የሚቆርጡት በሆነ ፐርሰንት ያህል በአብዛኛው ማለት ነው። እና ይህንን ይመስላል ምግብ ቤቶች ያው በየቦታው እናገኛለን። ከትናንሽ እስከ ትላልቅ ማለት ነው ከትንሽ ሽሮ እስከ ትላልቅ ሆቴሎች እስከ ባለ አምስት እንዲሁም ባለ ሶስት ኮከብ ሆቴሎች ኢንተርናሽናል ወይም አለም አቀፍ ሆቴሎች ድረስ ልናገኝ እንችላለን ማለት ነው። እንግዲህ በየደረጃቸውና እንደ ያሉበት አካባቢ ወይም አካባቢው ማህበረሰብ በሚፈልገው ደረጃ ሊገኙ ይችላሉ ማለት ነው። እንደ አካባቢው እንደ ማህበረሰባቸውን ፍላጎት እንደ ማህበረሰባቸው እንደሚፈልገው አይነትና ማህበረሰቡ ይጠቀማት ብለው የሚያስቡትን አገልግሎት አይነት ከፍተው ሊሰጡ ይችላሉ ማለት ነው። እዚህን አይነት አገልግሎት ብዙ አይነት አገልግሎት ሊሰጡ ይችላሉ ማለት ነው። ምግብ ቤት ማለት ምግቦች ወይም መጠጦች የሚሸጡበት ቦታ እንደማለት ነው

ይቅርታ መጠየቅ እንግዲህ ይሄ ይቅርታ የሚባለው ነገር። አንድ ሰው የጥፋተኝነት ስሜት ሲሰማው ወይንም በሌላኛው ሰው ላይ እንደበደለ ወይም እንዳስከፋው ወይም እንዳስቀየመ ሲያስብ ያኔ ይህንን ያስቀየመውን ሰው ሄዶ ይቅርታ የሚጠይቅበት ወይም ጥፋተኝነት ስሜት ከተሰማው ይቅር የሚልበት እና ወዴ ነበረው ወይም ይህንን ነገር እንዲቀረፍ የሚደረግበት መንገድ ነው ማለት ነው። እንግዲህ ይቅርታ ማለት ያው ያጠፋ ሰው ለጥፋቱ ማህርታን ወይንም ምህረትን የሚጠይቅበት ነው ማለት ነው። እንግዲህ ሰው ከጓደኛው ጋር ሊቀያየም ይችላል ከቤተሰቡ ጋር ሊቀያየም ይችላል እንግዲህ እንዲሁም ከማህበረተሰቡ ጋር ሊቀያየም ይችላል ወይንም በሆነ አጋጣሚ ከሚያውቀው ሰው ጋር ከሚተዋወቀው ሰው ጋር ሊቀያይም ይችላል ማለት ነው። እንግዲህ እነዚሁ ሰዎች ተቀይሞኛል ብሎ ካሰበ ወይንም አጥፍቻለሁ ብሎ ካሰበ የጥፋተኝነት ስሜት ከተሰማው። ይቅርታ አድርጉልኝ ብሎ ይቅርታ ሊጠይቅ ይች የሰው ልጅ ያው ከፈጣሪው ሊያስቀይም ይችላል ወይም ፈጣሪው አትስራ ያለውን ነገር ሰርቶ ሊገኝ ይችላል እንግዲህ በአሁን አጋጣሚ ያኔ ፈጣሪውን ምህረት እንዲጠይቀውና ምህረት እንዲለግሰው ፈጣሪውን ይቅር በለኝ ብሎ ወደ ፈጣሪውም ይቅርታን ሊያደርግ ወይም ይቅርታን ሊጠይቅ ይችላል ማለት ነው። እና ይህ ይቅርታ የሚባለው ነገር እንግዲህ በሰው ልጆች መካከል ብናየው አብሮነትን ለማስቀጠል እና አንድነትን ለማስቀጠል እንዲሁም ወዳጅነትን ለመቀጠል የሰው ልጆች ያው ሰው ፍጹም አይደለም ሰው ያጠፋል። ፋውል ይሰራል ያልሆነ ነገር ሊያደርግ ይችላል በዛን ጊዜ ግን ይቅር ተባብሎና ተቻችሎ ለመኖር ይሄ ይቅርታ ያስፈልጋል ማለት ነው። ሰው ጥፋተኝነት ስሜት ከተሰማው ወይም ጥፋቱን ካመነ ሄዶ ይቅር ማለቱ ተገቢና አስፈላጊ ነገር ነው ማለት ነው። ያው ሰው እንግዲህ ጥፋቱን ካመነ ምን ማድረግ አይችልም አይቻልም ያው ዋናው ጥፋቱን ማወቁ እና ያጠፋውን ነገር ማመኑ እስከሆነ ድረስ ማለት ነው ይህን አጥፍቶ ደግሞ ይሄን አውቆ ይቅርታ ሲጠይቅ ያኛው ሰውዬ ይቅርታ ተቀብሎ ይቅር ሊለው ይችላል። ጓደኛ በጓደኛ መካከል ሊጣላ ይችላል ማለት ነው። ባላወቀው ነገር ወይም የማይጎዳ መስሎት ያኛው ሊያጠፋ ይችላል ማለት ነው። ወይም የሆነን ነገር በጓደኛው ላይ ወይም በጓደኛዋ ላይ ልታደርግ ትችላለች ማለት ነው። ግን ይሄ ታስቦበት የሆነ ላይሆን ይችላል ማለት ነው። አብዛኛውን ሆን ተብሎ ላይሆን ይችላል ባለማወቅ ወይንም ግንዛቤ ባለመኖር በሌላኛው ላይ መጥፎ ነገርን ወይም አሉታዊ ነገር ያደርሳል ተብሎ ባለማሰብ በዛኔ ሊፈጠር የሚችል ነገር ነው ማለት ነው። ወይም በተሳሳተ ግንዛቤ በተሳሳተ አስተሳሰብ ሊሆን ይችላል ማለት ነው። ያኔ እንግዲህ የጥፋተኝነት ስሜት ሲሰማ ወይም ይህን ባለማወቅ ያጠፋውን ነገር ይቅርታ ብሎ ሄዶ ለዛ ሰው ማስረዳት እና የነበረውን ነገር ማስተካከል የነበረውን የተፈጠረውን ስህተት ማረም እና ወደ ነበረው ወደ ቀድሞ ጓደኝነት ወደ ቆድሞ ፍቅር ወደ ቆድሞ አንድነት መመለስ ይቻላል ማለት ነው። እንዲሁም ሰዎች በሆነ ውል ተዋውለው በዛውል ሊጣሉ ይችላሉ ማለት ነው። ሊሉ ይችላሉ ማለት ነው ወይንም ሰዎች አንዳንድ ጊዜ በሚናደዱበት ጊዜ ስሜታዊ በሚሆኑበት ጊዜ እና የሆነ ነገር ሲፈጠር ያኔ ያን ነገር ድንገት ሲሆን ወይም በድንጋጤ ውስጥ ሆኖ ሊሆን ይችላል ወይም በንዴት ውስጥ ሊሆን ይችላል እና ራሳቸውን መቆጣጠር በማይችሉበት ሰዓት ያኔ መጥፎ ቃልን ሊናገሩ ይችላሉ ሊሳደቡ ይችላሉ እንዲሁም ከዛም አልፎ ሊማቱም ይችላሉ ማለት ነው። እና ብዙ ነገር ሊሉ ይችላሉ እንግዲህ ይሄ ነገር ኋላ ሊጸጽታቸው ይችላሉ ወደ ራሳቸው ወደ ቀልባቸው ሲመለሱና ያኔ ተናደው ወይም ስሜታዊ የሆነው የተናገሩት ነገር ተገቢና ትክክል ያልሆነ እንዲሁም መሆን የሌለበት መሆኑን ሲገነዘቡ ያኔ ሄደው ይቅርታ ሊሉ ይችላሉ ማለት ነው ወይም ይቅር ሊሉ ይችላሉ ማለት ነው። እንዲሁም ሰዎች በተሳሳተ ነገር ወይንም የሰው ወሬ በመስማት ወይም ሌላ ሰው ያላቸውን በመስማት ሄደው ከሰው ጋር ሳያጣሩ ነገሩ ምን እንደሆነ ትክክለኛውን ሳይሰሙ ወይም ለማጣራት ሳይሞክሩ ወደ ጠብ የሚሄዱ ሰዎች አሉ ማለት ነው። ወይም አስቀድሞ ሊጣሉ የሚችሉ ሌላ ሰው ሊያስቀይሙ የሚችሉ ሰዎች መንገድ ሰው ያው እንደሚታወቀው ይቸኩላል የሰው ልጅ እና አብዛኛው ሰው ነገሩን ከማጣራት ይልቅ ሄዶ ፀብ መግጠም ወይም ከዛ ሰው ጋር ያን ሰው ማስቀየም ወይም የነበረውን ውል ማፍረስ የነበረውን ጓደኝነት ማፍረስ ሊቀናው ይችላል ማለት ነው። ግን መጀመሪያ ማጣራት የነበረበት ወይንም ሌላ መረዳት ወይንም ሰውየውን ራሱን መጠየቅ የነበረበት ሄዶ በቀጥታ መጣላትና ነገሩን ወደ አልተፈለገ ወደ ከባድ ዙር ዙሩን ሊያከራው ይችላል ወደ ፀብ ሊያመራ ይችላል። እና ይህ በሚሆንበት ሰዓት እንግዲህ ኋላ እውነታው ላይ ሲደርስበት እውነታውን ሲያውቀው ትክክለኛው ነገር ያ እንዳልነበረና ወይንም ሆን ብሎ እነሱን ለማጣላት ሰው በመሃል ገብቶ ሊሆን ይችላል ወይም መደረግ የሌለበትን እንዲሁም ደግሞ በምቀኝነት ወይንም በሌላ ነገር ሊሆን ይችላል ያንን እውነት አሁን ሲደርስበት እውነት አሁን ሲያውቅ ያንን እንግዲህ ሰውየው ሄዶ ይቅርታና ይቅር ብሎ የነበረውን ነገር አስተካክሎ ወደ ነበረበት ሊመለስ ይችላል ማለት ነው። ያው በተለያዩ ምክንያት ሰው የጥፋተኝነት ስሜት ሲሰማው

ክፍል ማለት እንግዲህ ክፍል የሚለውን ደግሞ የተለያዩ ቡድኖች ወይም የተለያየ አንድን ነገር ለተለያየ ነገር መከፋፈል። ወይንም ለብቻ ለብቻ ማድረግ። ወይንም ቡድን ቡድን ማድረግ ማለት ነው። እንግዲህ አንድ ትልቅ ነገር የሆነ። ለምሳሌ አንድ ሰው ትልቅ ቤት የሚገነባው ወይንም ትልቅ ቤት ያንን ክፍል ክፍል አድርጎ የተለያየ ክፍል ወይም ብዙ ክፍል ሊባል ይችላል ማለት ነው። እና በብዙ ሊከፋፍለው ይችላል ማለት ነው። እንግዲህ እንደ ቤቱ ስፋት በተለያየ ካሬ እና በተለያየ ሜትር ለተለያዩ ክፍሎች ከፋፍሎ ለተለያየ ጥቅም ሊያውለው ይችላል ማለት ነው። ስለዚህ ክፍል የሚባለው ነገር አንድን ትልቅ ነገር ወይም የሆነን ነገር ለተለያዩ በተለያዩ የተለያየ አካል ማድረግ ማለት ነው። መከፋፈል ማለት ነው። ስለዚህ ለምሳሌ አንድ ዳቦ ጋጋሪ ሴት ወይም ዳቦ ጋጋሪ እና አንድ ትልቅ ዳቦን ጋግራ ልትከፋፍለው ትችላለች ማለት ነው። ወደ ለስድስት፣ ለሰባት እንዲሁም ለስምንት እና በሆነ መጠን በሆነ ልክ ትችላለች ማለት ነው። እንዲሁም ለምሳሌ ተማሪዎች አሉ ለምሳሌ በተመሳሳይ ደረጃ የሚማሩ ለምሳሌ አንደኛ ክፍል የሚማሩ ተማሪዎች ሶስት አራት ክፍል እንዲሁም ሁለት ክፍል ሊሆኑ ይችላሉ ማለት ነው። እና በየደረጃው ያሉ ተማሪዎች ክፍል አንድ ወይም ክፍል ሁለት እየተባለ ሊከፋፈሉ እና ሊማሩ ይችላሉ ማለት ነው። እንግዲህ ያው የአንድ ነገር መከፋፈል ወይንም ለየብቻ መሆን ወይንም በቡድን በቡድን መሆን እንዲህ ማለት ነው። ይሄ ክፍል የሚባለው ነገር ማለት ነው። እና ያው በብዙ ነገር ሊገለጽ ይችላል ማለት ነው። ስለዚህ ስራ ለምሳሌ የስራ ክፍፍል የስራ ክፍፍል ሊኖር ይችላል ማለት ነው። መከፋፈል ስራን በተለያዩ ዲፓርትመንቶች እንደ ዲፓርትመንታቸው ወይንም እንደ ስራ አይነታቸው እንደ ዘርፋቸው ለተለያየ ነገር መከፋፈል ማለት ነው። አንድ ሀገር ለምሳሌ አንድ ሀገር መንግስት ለአስተዳደር ሲባል በየቦታው ሊከፋፍል እና ከፋፍሎ በእያንዳንዱ አስተዳደር ሊመድብ ይችላል ማለት ነው። በክልል ደረጃ ሊከፋፍል ይችላል። ከክልል ደረጃ ደግሞ በቀበሌ በዞን እያለ እንዲ ሁም በጎጥ፣ በመንደር እያለ ሊከፋፍላቸውና እንደዛ አድርጎ በዛ አይነት የአገዛዝ ስራቱን ወይንም የተሳለጠ እንዲሆን አንዱ ከአንዱ የተያያዘ በሰንሰለት እስከ እስከ 'ሴንትራል' ወይንም እስከ ማዕከላዊ መንግስቱ ድረስ የተያያዙ ይሆናል ማለት ነው። ግን ይሄንን ሁሉም በ'ሴንተራል' ማዕከል ወይንም ለማዕከሉ መንግስት ለመካከለኛው መንግስት ሄዶ ችግሩን ወይንም ችግሩን ሊፈታ አይችልም። ስለዚህ በየደረጃው ያሉ በእደዚህ አርጎ በመከፋፈል በዚህ ክፍል ክፍል በማድረግ እንደዚህ አድርጎ 'ስሙዝ' የሆነ ወይንም ጠንካራ የሆነ የአመራር ሂደትን እንዲሁም ጠንካራ የሆነ ችግር መፍታትን ሊያካሂድ ይችላል ማለት ነው። ይህ ባይሆን ግን እጅግ አደጋች እና እጅግ ከባድ ሊሆን ይችላል ማለት ነው። ለአንድ መንግስት ማለት ነው። ይህን በማድረግ የስልጣን ክፍፍል ወይም የስልጣን ሽግግር ያደርጋል። ወይንም ስልጣኑን ከፋፈለ ማለት ነው። እንዲሁም አንድ ሰው ለምሳሌ መጽሐፍ ሲጽፍ ወይም የሆነ መጽሐፍ ቢጽፍ በሆነ ክፍል ወይንም ምዕራፍ በማለት በዛ ሊከፋፍል እና መጽሐፉን የመጽሐፉን ቁልፍ ነገሮች ወይም የመጽሐፉን ዋና ዋና ሀሳቦች በተለያዩ ክፍል ሊገልጻቸው ይችላል ማለት ነው። ወይም መጽሐፉን ክፍል አንድ፣ ክፍል ሁለት፣ ክፍል ሶስት እያለ በእንደዚህ አይነት መልኩ ሊገልጽ ይችላል ማለት ነው። እንዲሁም አንባቢውም በዛ በተከፋፈለው ወይም በእነዛ ክፍሎች ለንባብ ንባቡን በጥሩ ሂደት ለማስኬድ እና ጥሩ ንባብ እንዲኖር ጥሩ በደንብ እንዲረዳው እጅግ ከባድ ሊሆን ይችላል ማለት ነው። ለአንድ መንግስት ማለት ነው። ይህን በማድረግ የስልጣን ክፍፍል ወይም የስልጣን ሽግግር ያደርጋል። ወይንም ስልጣኑን ከፋፈለ ማለት ነው። እንዲሁም አንድ ሰው ለምሳሌ መጽሐፍ ሲጽፍ ወይም የሆነ መጽሐፍ ቢጽፍ እንዲሁም የፊልም 'ኢንደስትሪዎችን' ብንመለከት አብዛኛው ተከታታይ ፊልም የሚሰሩ ወይም ተከታታይ ድራማ የሚሰሩ እነዚህ የፊልም 'ፕሮዲዩሰሮች' ወይም የፊልም አምራቾች የፊልም 'ኢንደስትሪዎች' ይህንን ፊልማቸውን በክፍል በክፍል አድርገው በመከፋፈል ሊያቀርቡት ይችላሉ ማለት ነው። ክፍል አንድ፣ ክፍል ሁለት፣ ክፍል ሶስት እያሉ እስከመጨረሻው 'ፓርት' ድረስ በተለያየ ክፍል ጽፈው ያው እንደ ገጸባህሪው ወይንም እንደ ፊልሙ አይነት በራሳቸው መንገድ በክፍል በክፍል አድርገው ሊያቀርቡት ይችላሉ ማለት ነው። እና በብዙ ነገር በብዙ ምሳሌ ሊገለጽ ይችላል ማለት ነው። በብዙ ሁኔታ ሊገለጽ ይችላል ማለት ነው። ይሄ ክፍል የሚባለው ነገር አንድን ነገር እንግዲህ ለአጠቃቀም እንዲመች ሊሆን ይችላል፣ ለአስተዳደር እንዲመች ሊሆን ይችላል እና ለተለያዩ ነገሮች እንዲያመች ሊሆን ይችላል ከፋፍሎ አንድን ነገር በመከፋፈል መከፋፈል ማለት ነው። የተለያዩ ነገሮች አንድን ትልቅ ነገር ተመሳሳይ የሆነን ትልቅ ነገር ለተለያዩ ነገሮች በመከፋፈል ምቹ እና ጥሩ እንዲሆን ወይንም ለተጠቃሚውም ለባልተቤቱም ጥሩ እንዲሆን ማድረግ እንዴ ማለት ነው።

ስለተገናኘን ደስ ብሎኛል ማለት ያው አንድ ሰው እንግዲህ ሲገናኝ ተነፋፍቆ ወይንም ተቀጣጥሮ ሲገናኝ ወይንም የሆነውን ጉዳይ ስለሆነ ነገር ለመመካከር ያኔ ሲገናኝ ደስ ብሎኛል ስለተገናኘን ደስ ብሎኛል ይላል ያው መደሰቱን አድናቆቱን ሊገልጽ ይችላል ማለት ነው። ያው እንግዲህ ግንኙነቱ አስፈላጊ ሲሆን እና በዛን ሰዓት መገናኘታችሁ ትልቅ ፋይዳ ሊኖረው ስለሚችል በዛን ጊዜ መገናኘትን እንደ ትልቅ ነገር ያየውና በጣም ሊደሰት ይችላል ማለት ነው። ያኔ ሲደሰት ደግሞ ስለተገናኘን ደስ ብሎኛል በማለት ለሌላኛው ጓደኛው ወይም ለታዳሚው ላገኘው አካል ደስታውን በዚህ መልኩ ሊገልጽ ይችላል ማለት ነው። እና ይህ መገናኘት ወይንም ተቀጣጥሮ መገናኘት ወይንም ተላያይቶ መገናኘት ሊሆን ይችላል የተነፋፈቁ ሰዎች ከተነፋፈቁ በኋላ ወይም ከተለያዩ ረጅም ጊዜ ሊሆን ይችላል ወይንም ተጠፋፍተው ሊሆን ይችላል ማለት ነው። ከጠፋ በኋላ ሰው ሊገናኝ ይችላልና በተለይ ያኔ በሚገናኙበት ሰጊዜ በሚገናኙበት ሰዓት ስለተገናኘን ደስ ብሎኛል ሊል ይችላል ማለት ነው

በጀት ማለት ለአንድ ስራ አንድን ስራትን ለመስራት ወይም አንድን ነገር ለማምራት አንድን ነገር ለማቋቋም የሚቀመጥ ወይም የሚመድብ የገንዘብ መጠን ነው ማለት ነው። እንግዲህ አንድ ሰው ለፍጆ ታውቃለህ የሚገዛው ሊሆን ይችላል ቤተ መገንባት ሊሆን ይችላል የተለያዩ ነገሮችን ለማካር ስል የሚበጅተው የገንዘብ መጠን ወይንም የሚያስቀምጠው ለዛ ነገር ብሎ ወስኖ የሚያስቀምጠው የገንዘብ መጠን ነው ማለት ነው እንግዲህ በጀት በግለሰብም ደረጃ በመንግስትም ደረጃ በሀገር ደረጃ እንዲሁም በአክሲዮን ደረጃ ሊሆን ይችላል ማለት ነው። ለምሳሌ መንግስት የሆነን በጀት ይበጀታል ለያንዳንዱ በትምህርት ሊበጀት ይችላል ለግብርናው ማስፋፊያ እንደዚሁም ለወጪና ገቢ ንግድ ለወጣቶች ስራ ድል ፈጠራ እና በተለያየ መንገድ በጀት ሊበጀት ይችላል ማለት ነው። እንግዲህ ግለሰቦችም ለፍጆት እቃቸው ወይንም ኮንሱመር ለኮንሲዩመር ጉድ ለሚባሉ ለእነሱ ነገሮች ለእለት ተእለት ወጪያቸው በጀት ይበጅታሉ ማለት ነው። እንድሁም ከዛ በተጨማሪ ደግሞ ዱረቢል የሆኑ ጉዶችን በሚገዙበት ጊዜ ወይንም እነዚህ ረጅም ጊዜ የሚያገለግሉ ይበጅታሉ ማለት ነው። እንደውም ባለአክሲዮኖች ወይንም ባለኩባንያዎች ስራቸው ለስራቸው ማስፋፊያ ሊሆን ይችላል ስራቸው ወይንም ለስራ ማስኬጃ ሊሆን ይችላል። እንዲሁም ግብአቶችን በምርታቸው የሚሆኑ ግብአቶችን ለሙዋሙላት ሊሆን ይችላል ለዛ የተለያዩ በጀቶችን በጅተው በማስቀመጥ ይበጅታሉ ማለት ነው። እና በጀት የሚባለው አንድን ነገር ለመስራት ወይም አንድን ነገር ለማከናወን ይህም ተወስኖ የሚቀመጥ ወይም ለዛ ተብሎ የሚወጣ ገንዘብ እንዲህ ማለት ነው በአመታዊ ሊሆን ይችላል ወራዊ ሊሆን ይችላል። ያው እንግዲህ እንዲህ ፕሮጀክቱ ማለት ነው ለምሳሌ አንድ ፕሮጀክት ሶስት አመት ቢሆን ለዛ ሶስት አመት ያ ፕሮጀክት እስከሚያልቅ ድረስ ለዛ ተብሎ በጀት ይመደብለታል ማለት ነው። በጀት አንዱ የቅዱ አካል ወይም የፕሮግራሙ አካል ነው ማለት ነው። የዛ የፕሮጀክት እና ይሄ በጀት የሚባለው ነገር እንግዲህ በገንዘብ ነው እንዴ ሊገለጽ የሚችለው እያንዳንዷ ፕሮጀክት እያንዳንዷ የሚሰራ ስራ እያንዳንዷ ግንባታ እያንዳንዱ ምርት በጀት አለው ማለት ነው። በጀት ይመደብለታል ማለት ነው አንድ ሰው በጀት ያወጣል ማለት ነው። በጀት አመጣጥ ነው የሚገዛው ማለት ነው። ስለዚህ በጀት ማለት ገንዘብ የሆነ ገንዘብ የሆነን ነገር ለመስራት የሆነን ነገር ለመከናወን ወስኖ የምናስቀምጠው የገንዘብ አይነት ነው ማለት ነው። የሆነ ነገር ለመፈጸም የሆነን ነገር ለመስራት ሲባል የምንበድበው የበጀት መጠን ነው ማለት ነው። እንግዲህ ከገቢያችን የሆነ ፐርሰንቱን ለሆነ ነገር ለተለያዩ ነገሮች በፐርሰንት በፐርሰንት እንዲህ እያስፈለግነታቸው ልንመዲብ እንችላለን ማለት ነው። መንግስት እንግዲህ በየሴክተሩ ለትምህርት በጀት ሊመድብ ይችላል እንዲሁም ለሰክሪቲ ወይንም ለመከላከያ ይበጅታል ለግብርና ማስፈፊያ ይበጅታል ለተለያዩ ስራ እድል ፈጠራዎች ይበጀታል ማለት ነው። እና በተለያዩ በሁሉም ሴክተሮች አመጣጥኖና እንደ የድርሻቸው ይበጅታል ማለት ነው። እንደውም ለክልል ለከተማ ለክልል ወይም ለክልሎች ድጎማ ለከተማ ማስፋፊያ ለመሰረተ ልማት ለተለያዩ ለመሰረተ ልማት ለውሃ ሊሆን ይችላል ለመንገድ እና ለተለያዩ ወደ ግድቦች ሊሆን ይችላል ለተለያዩ ፕሮጀክቶች በጀትን ይበጅታል ማለት ነው። ካለው ገቢ አንፃር እና ከሰበሰበው ግብር እንደውም ሀገሪቱ ከምታገኘው እርዳታ ሊሆን ይችላል በተለያዩ ነገሮች ከምታገኘው ነገር አመታዊ በጀት ታጸድቃለች ማለት ነው። አንድ ሀገር ኢትዮጵያም እንግዲህ ወደ አንዲት ትሪልየን በላይ ብር ትበጅታለች ማለት ነው። በአመት ሀገራዊ በጀቷ ይሄን ያህል ነው ማለት ነው። እና በግለሰቦችም ደረጃ እንግዲህ እንዲገቢያቸው አንፃር ከፍ እና ዝቅ ሊል ይችላል እንደየአቅማቸው በጀት ይበጅታሉ ማለት ነው

አገልግሎት ማለት እንግዲህ የአንድ ነገር ጥቅም የአንድ ነገር ጠቀሜታ ወይንም አንድ ነገር የሚሰጠው ጥቅም እንደ ማለት ነው። ለምሳሌ ስልክ ለምን ለምን ያገለግላል ቢባል ስልክ ለመደዋወል ያገለግላል የተለያዩ መረጃዎችን ለማየት ያገለግለናል ፊልምና ሙዚቃዎችን ለመጫወት ፊልሞችን ለማየት ያግዘናል። መጽሐፍቶችን ለማንበብ ያግዘናል። ከሰዎች ጋር ከሀገር ውስጥም ከሀገር ውጭም መደዋወል እንችላለን የተለያዩ ዜናዎችን አዳዲስ ነገሮችን በስልካችን ማየት እንችላለን የተለያዩ ሶሻል ሚዲያዎችን መጠቀም እንችላለን ማለት ነው። እንደውም ከፍ ሲል ከዛም ሲያለፍ ሲል ደግሞ የገቢ ምንጭም ወይም ገንዘብም ልንሠራበት እንችላለን ማለት ነው። ይሄን ስልክ የሚባለውን እና ይሄ አገልግሎት ማለት አንድ እቃ ሊሆን ይችላል አንድ ድርጅት አንድ ኩባንያ ሊሆን ይችላል አንድ ሰው ሊሆን ይችላል እሱ የሚያቀርበው ጥቅም ማለት ነው። ወይም ከእሱ የምናገኘው ጥቅም ማለት ነው። እንግዲህ ከፍለንም ሊሆን ይችላል በነፃም ሊሆን ይችላል ማለት ነው። እና የተለያዩ አገልግሎት ሰጪ ተቋማት አሉ። ለምሳሌ ኩባንያን ብናይ ይሄ ቴሌኮም ኩባንያ እንግዲህ ማንኛውም ስልክ ሰው አሁን በእጁ ላይ ስልክ ይገኛል አብዛኛው ሰው ማለት ነው። ጥቂት ሰዎች ካልሆኑ በስተቀር አብዛኛው ሰው በተለይ ትንሽ የተማረ ሰው እና ከተማ ቀምስ የሆነ ሰው ያው በአሁኑ ጊዜ ስልክ ይይዘዋል ማለት ነው። ሁሉም ሰው ስልክ ያልያዘ ከተማ ቀመስ ወይም የተማረ ሰው የለም ማለት ነው። ስለዚህ እነዚህ ስልኮች ደግሞ ኔትወርካቸው ሳይበጠበጥ እንዲሁም ግንኙነታቸው ሳይረበሽ ለስላሳ በሆነና ጥሩ በሆነ መንገድ ይሄን ኔትወርካቸው እንዲቀጥል ግንኙነታችንን እንድናጠክር ከሰዎች ጋር እንድንገናኝ ይሄ ቴሌኮም አካል እንግዲህ ይሄንን አገልግሎት ይሰጠናል ማለት ነው። የቴሌኮም መሰረተ ልማቶችን በመዘርጋት ኔትወርኮችን በመዘርጋት ኢንተርኔቶችን በማስፋፋት እንዲሁም በየቦታው የተለያዩ የኔትወርክ በገጠር ተደራሽነት በሌለባቸው አካባቢዎች ኔትወርኮችን እንዲያድስ በማትከል እና የተለያዩ የኔትወርክ መሰረተ ልማቶችን በማስፋፋት የዚህን አይነት አገልግሎት ይሰጠናል ማለት ነው። እኛም ደግሞ የሚፈልጉትን ልንከፍል እንችላለን ማለት ነው የአገልግሎት ክፍያ እንከፍላለን ማለት ነው። እንዲሁም ትምህርት ቤቶችን ብናይ ለምሳሌ ትምህርት ቤቶች ለእኛም ሆነ ለልጆቻችን እንዲሁም ለጓደኞቻችን ወይንም ለቤተሰቦቻችን ትምህርት የሚያገኙበትን እውቀት የሚቀስሙበትን ያመቻቹሉናል ማለት ነው። እውቀት ወይንም ትምህርት ይህንን እውቀት ይሰጡናል ማለት ነው። እኛም ለሱ ልንከፍል እንችላለን ለዛ በመክፈል እንጠቀማለን ማለት ነው። እና እንግዲህ የትምህርት ቤት ወይንም እነዚህ አገልግሎት ሰጠን ይባላል ማለት ነው። የትምህርት ቤት እንዲሁም ህክምናን ብናይ ለምሳሌ ህክምና የህክምና አገልግሎት ልናገኝ እንችላለን ማለት ነው። ዶክተሮች የራሳቸው የግልም ሊሆን ይችላል የመንግስትም እዛ ቦታ እንግዲህ አይበለውና ያው ህመም በሚያጋጥምብን ሰዓት የሰው ልጅ በህይወት እስካለ ድረስ ያው ሊታመም ይችላል ማለት ነው። አንዱ የህይወት አካል ነው ይሄ መታመም መዳን እና አንዳንድ አደጋዎች ደግሞ ሊደርስ ይችላል ማለት ነው። ህይወት ብዙ መልክ ስላላት ማለት ነው። በዛን ጊዜ ይህን የህክምና አገልግሎት ማግኘት ራሱ እንዲህ እንዲህ አገልግሎት ነው ማለት ነው ይሄ ጥቅም አለው ማለት ነው። ይሄን እናገኛለን ማለት ነው ለዛም ለአገልግሎት ልንከፍልም እንችላለን እንዲሁም ደግሞ በተለያዩ መንገድ ሊሸፈን በመንግስት ሊሸፈን ይችላል። ለማንኛውም እኛ አገልግሎቱን አግኝተናል ማለት ነው። ሌላው የትራንስፖርት አገልግሎት የሚሰጡ አሉ ታክሲዎች ላይ የሚሰሩ ጉሮሮአቸው እስከሚደርቅ ድረስ ወደ የተለያየ ቦታ ሰው ጠርተው እንዲሁም ቦታውን እንኳን ባናውቅ እኛ የምንፈልገው ቦታ እንዲል እንድንወርድ ጠይቀን እነሱ የምፈልገው ቦታ ሊወስዱን ወይም ሊያደርሱን ይችላሉ ማለት ነው። የዛ አይነት አገልግሎት ይሰጣሉ ማለት ነው። እና በየተቋሙ በየኩባንያው ብዙ አገልግሎት ሰጭ ተቋማት አሉ ማለት ነው። ህዝብን የሚያገለግሉ ሀገርን የሚያገለግሉ ተቋማት አሉ ማለት ነው። እንዲሁም ለአለም የሚሰሩ ተቋማት አሉ ማለት ነው። ለምሳሌ በጎ አድራጎትን እንይ በጎ አድራጎት እንግዲህ በበጎ ፈቃደኞች በደጋግ ልቦች በቅን ልቦችና በቅን እጆች እየተቋቋመ የገቢ ማሰባሰቢያና መረጃ ድርጅት ወይም የእርዳታ ተቋማዊ እነዚህ እንግዲህ ለምስኪኖች ለተጎዱ ወገኖች ለድሆች ለየቲሞች የተለያየ አገልግሎት ይሰጣል ማለት ነው። የገንዘብ አገልግሎት የሞራል አገልግሎት እና የተለያዩ ድጋፍን በማድረግ የዚህን አይነት አገልግሎት ይሰጡናል ማለት ነው። እንግዲህ ይሄ አገልግሎት ማለት አንድ ነገር የሚሰጠው ጥቅም የሚሰጠው ግልጋሎት እንዲህ ማለት ነው ማለት ነው። ይሄ እንግዲህ እንደዛ በዛ መልኩ ይገለጻል ማለት ነው። እና ለምሳሌ ያው በየአካባቢው መንግስት ሀገሩን ሊያገለግል ይችላል ሰራተኞች ሀገራቸውን ሊያገለግሉ ይችላሉ። እንዲሁም አንድና ዋነኛ ነገር አለ ለምሳሌ ወታደሮች በግዳጅ ቦታ ሀገራቸውን ያገለግላሉ ሀገራቸውን ይጠቅማሉ ማለት ነው። እና ይህን የሀገር ግዳጅ በመውጣት ህዝባቸውን በመጠበቅ ለሀገራቸው በማገልገል ትልቅ የሆነን ሀላፊነት ይወጣሉ ወይም ትልቅ ይሆናል ሀላፊነት ይወስዳሉ ማለት ነው። ይህ ግልጋሎት ይባላል ማለት ነው። መንግስት እስከ ጣል

ኦክቶበር ማለት እንግዲህ የወራት ስም ነው ወይንም የወር ስም ነው ማለት ነው። ከሴፕቴምበር ቀጥሎ ያለው ሁለተኛ ወር ነው ማለት ነው እንደ ኢትዮጵያ አቆጣጠር። ሁለተኛ ወር ልንለው እንችላለን ወይንም በአመት ካሉት አስራ ሶስት ወራት በኢትዮጵያ አቆጣጠር ሁለተኛው ወር ነው ማለት ነው ኦክቶበር። ኦክቶበር እንግዲህ ትምህርት ደመቅ ደመቅ ብሎ እሚጀመርበት ያው መስከረም ላይ ትምህርት ይጀምራል ከዛ ኦክቶበር ላይ በደንብ ሞቅ ሞቅ ይላል ማለት ነው ኦክቶበር ላይ ፈተናዎች አሳይመንቶች የሚጀማምሩበትና ተማሪዎች በደንብ ወደ ትምህርት የሚገቡበት ነው ማለት ነው። ኦክቶበር እያንዳንዱ ስራ ወደ እያንዳንዱ መስሪያ ቤት ወደ ስራ እሚመለስበት እያንዳንዱ የመንግስት መስሪያ ቤት። ክረምት ላይ ተዘግቶ የነበሩ እንዴ እንዴ ትምህርት ቤቶች እንዲሁም እንዴ ፍርድ ቤቶች ያሉ መስሪያ ቤቶች ወደ ስራ የሚመለሱበት እና በደንብ ወደ ስራ የሚገቡበት ነው። ኦክቶበር ያው መጀመሪያ የአመቱ መጀመሪያ አካባቢ ላይ የሚገኝ ወር ነው የእግር ኳስ ውድድሮች። የሚሉበት ወር ነው ማለት ነው። እና ይኸው ኦክቶበር የሚባለው ወር በኢትዮጵያ ሁለተኛው ሲሆን እንዴ ኢሮፒያን አቆጣጠር እንዴ ኤሮፒያን አቆጣጠር ወደ ስምንተኛው ዘጠነኛው ወር አካባቢ ነው ማለት ነው። እንደ እነሱ አቆጣጠር ያው ዘጠነኛው ወር ነው ማለት ነው። ዘጠኝ ወር ላይ ይገኛል ማለት ነው እንግዲህ ኦክቶበር የሚባለው ያው በአመት ካሉት አስራ ሁለት ወሮች ውስጥ አንዱ ወር ነው። ከአስራ ሁለት ውስጥ እንዱ ልንለው እንችላለን በኦክቶበር እንግዲህ ብዙ ነገር ሊደረግ ይችላል ማለት ነው በኦክቶበር ሰዎች ብዙ ቀን ሊኖራቸው ይችላል። እና በኦክቶበር ከተለያዩ ሰዎች ጋራ ትዝታ ሊኖረው ይችላል ለምሳሌ በኦክቶበር የተወለደ ሰው ሊሆር ይችላል በኦክቶበር ነው የተወለድኩት ሊል ይችላል ማለት ነው። አንድ ሰው በኦክቶበር ከተወለደ እንዲሁም ኦክቶበር ላይ እመጣለሁ ኦክቶበር ላይ እጎበኛለሁ ኦክቶበር ላይ ከሀገር እወጣለሁ ኦክቶበር ላይ ስራ እጀምራለሁ ኦክቶበር ላይ ትምህርቴን እጨርሳለሁ ኦክቶበር ላይ እመረቃለሁ። ኦክቶበር ላይ አገባለሁ ኦክቶበር ላይ የሰርግ ስነር ሰዓት ይኖረኛል። እርጃለሁ ሊል ይችላል አንድ ሰው ማለት ነው እንዲሁም። ኦክቶበር ላይ እቁብ ይወጣልኛል የእኔ እቁብ የሚወጣው በኦክቶበር ወር ነው ኦክቶበር ወር ላይ የእኔ እቁብ ይደርሰኛል ሊል ይችላል ማለት ነው። አንድ ሰው እና በብዙ በተለያዩ መንገዶች ሊገልፁ ይችላሉ ይህንን ኦክቶበር የሚባለውን ወር ማለት ነው። እንዲሁም አንድ ሰው የተወለደበት ወር ሊሆን ይችላል ኦክቶበር ሊያከብር ይችላል ማለት ነው። ወይም አንዲት የፀነሰች እናት ወይም የፀነሰች እህት ኦክቶበር ላይ ይወለዳል ልጄ ወይንም ልጄን ኦክቶበር ላይ ነው እምወልደው ልትል ትችላለች ማለት ነው። እንግዲህ ይኸ ኦክቶበር የሚባለው ወር ከብዙ ከብዙ ነገሮች ጋር ይያያዛል ከብዙ ታሪኮች ጋር ከብዙ ትዝታዎች ጋር እንደየ ሰው ከብዙ ትዝታዎች ጋር ሊያያዙት ይችላሉ ማለት ነው። ሰዎች እንግዲህ ለምሳሌ በኦክቶበር የተዋወቁ ፍቅረኛሞች ምን ጊዜም እማይረሱት ወር ምን ጊዜም እሚዘክሩት ወር ሊሆን ይችላል ማለት ነው። እንዲሁም እንደ አስፈላጊነቱ እና እንደየ ድርሻው በኦክቶበር ወር የተለያዩ በዓላት ህዝባዊ በዓላትም መንግስታዊ ወይም ሃይማኖታዊ ሊከበሩ ይችላሉ ማለት ነው። እንደ ማንኛውም ወር ነው ይሄ ኦክቶበር እንደ ሌሎች ወር ያው ሰላሳ ቀን ሊሆን ይችላል ማለት ነው። በተለይ በኢትዮጵያው እያንዳንዱ ወር ሰላሳ ቀን ነው ማለት ነው። ከአንዱ ጳጉሜ ከምትባለው ስድስት ወይም አምስት ከምትሆነው ማለት ነው ስለዚህ ሰላሳ ቀን ነው ማለት ነው። በኢትዮጵያ በሌሎቹ ደግሞ ሰላሳ አንድም ሃያ ዘጠኝም ሊሆን ይችላል ማለት ነው እንደየ አቆጣጠራችሁ። እና ኦክቶበር እሚባለው ልዩ ትዝታ በሰዎች ላይ ሊጭር ይችላል ልዩ ትዝታ በሰዎች ልብ ውስጥ ሊኖረው ይችላል ማለት ነው። ይህ ወር እንደ ሌሎች ወር እሱም አንድ ወር ነው ግን በዚህ ወር ሰዎች የተለያየ ከታሪካቸው ጋር ሊያያይዙት ይችላሉ ማለት ነው። ያው እንደተባለውም በኦክቶበር የተጋቡ ፈቅረኛሞች ሁል ጊዜ ኦክቶበር ሲመጣ በእዛ ወር የየ ዓመቱን አኒቨርሲያቸውን ወይም ትዝታቸውን አብረው በመደሰት ሊያሳልፉት ይችላሉ ማለት ነው። ፍቅራቸውን ለማደስ ጓደኝነታቸውን ወይ ማንነታቸውን እና ትዳራቸውን ለማጽናት ይህን ወር በማክበር ሊያውሉት ይችላሉ ማለት ነው። በኦክቶበር የተወለደ ልጅ በአመቱ በዛ በኦክቶበር ያን ዓመቱን ሊያከብር ልደቱን ሊያከብር ይችላል ማለት ነው። እንዲሁም በአንዳንድ ደሞ ለምሳሌ እንደ ኢትዮጵያ ባሉ ሀገራት ሰኔ ሀምሌ ነሀሴ መስከረም ወይም ጁን ጁላይ ኦገስት ያሉ የክረምት ወራት ካሉ ይህ እንግዲህ ኦክቶበር ለየት የሚያደርገው በእነዚህ በክረምት ወራት የተዘሩ አዝዕርት የሚያሽትበትና እሸት የሚሆንበት ወቅት ነው። ስለዚህ የእሸት ወቅት ነው ማለት ነው። እና በጣም ደስ የሚል ሲዝን እንዲሁም አበቦች የሚያብቡበት ወቅት ነው ማለት ነው። ዘፋኙ ያው የጥቅምት አበባ ብሎ እንዲዘፈነው ማለት ነው እና ይሄ ኦክቶበር ወቅት በዛ ብዙ አዝእርቶች የሚያሽቱበት ደስ የሚል ፍራፍሬዎች የሚበሉበት እና የተለያዩ እሸቶች የምንበላበት ወር ነው ማለት ነው። ስለዚህ በተለይ ጁንጁ ላይ ኦገስት ክረምት የሚሆንባቸው ሀገራት ይህ ኦክቶበር ልዩ ትዝታ እና ልዩ ወር ነው ማለት ነው። ለእነሱ እና ኦክቶበር ማለት ከአሥራ ሁለት ወሮች ውስጥ አንድ ወር ነው ማለት ነው

ኢንቨስትመንት ኢንቨስትመንት ማለት እንግዲህ በአንድ ነገር ላይ ወይም የሆነ ነገር ለትርፍ የሚሰራ ገንዘብ ወጭ ማድረግ ነው። ወደፊት ለምናገኘው ትርፍ ዛሬ የምናወጣው ወጪ ወይንም ወደፊት ለምናገኘው የገንዘብ ገቢ ሊሆን ይችላል። የተለያዩ ትርፎች ኑሮት ወደፊት ዛሬ ግን የምናወጣው የጉልበት የገንዘብ አይነት ነው ማለት ነው። እና በተለያዩ መንገዶች ሊገለጽ ይችላል ማለት ነው። ይሄ ኢንቨስትመንት የሚባለው ነገር- በዋናነት ግን ኢንቨስትመንት የሚለው ቃል የሚገልጽልን ወደፊት ለምናገኘው ገቢ ዛሬ የምንለፈው የጉልበት ወጪ ሊሆን ይችላል። የገንዘብ ወጪ ሊሆን ይችላል። የተለያዩ ወጪዎች ማለት ነው። ያም ደግሞ የሚሆነው ወደፊት የምናገኘው ገቢውን ወይም ጥቅሙ የሚገኘው ገና ወደፊት ነው ማለት ነው። ስለዚህ ለምሳሌ አንድ ተማሪ ዛሬ ገንዘቡን ጊዜውን ጉልበቱን መስዋዕት አድሮ እየተማረ ከሆነ ነገ የተሻለ ክፍያ ለማግኘት ወይም የተሻለ- ህይወት ለመኖር የተሻለ ገቢ ለማግኘት። እንዲሁም የተሻለ እውቀት ለማግኘት በራሱ ላይ ኢንቨስትመንት እያደረገ ነው ማለት ነው። እንዲሁም አንድ ሀገር የተለያዩ ፕሮጀክቶችን የምትገነባ ከሆነ- ለምሳሌ የመስኖ ፕሮጀክቶችን :የመንገድ ፕሮጀክቶችን እንዲሁም ቤቶች ላይ ይሄም- ወደፊት ለዛች ሀገር እድገት ሲባል :ለዛች ሀገር ጥቅም ሲባል የሚገነባ ወይንም የሚሰራ ማለት ነው። ትርፉ ወደፊቱ ሆኖ የሚሰራ ማለት ነው። እንግዲህ ይሄ ኢንቨስትመንት በሁለት መልኩ ሊከፈል ይችላል። አንደኛው ሁማን ኢንቨስትመንት ወይም ሰው ላይ ኢንቨስት ማድረግ እና ሌላኛው ደግሞ- የተለያዩ ማሽኖች ላይ ወይም እቃዎች ላይ ኢንቨስት ማድረግ ማለት ነው። ሁማን ኢንቨስት የሚባለውን እንግዲህ ወይም ሰው ላይ ኢንቨስት ማድረግ ማለት- አንድ መንግስት እንግዲህ ትምህርት ቤቶችን በመገንባት: ዩኒቨርሲቲዎችን በመገንባት እንዲሁም ባለሀብቶችን የተሻለ የኢንቨስትመንት ፖሊሲ በማውጣት እና በነዚህ በትምህርት ላይ በትምህርት ሴክተር ላይ ኢንቨስት እንዲያደርጉና- ይህን በማበረታታት በዚህም የተሻለ የሰው ሀይል: የተማረ የሰው ሀይል: እና ብቁ የሰው ሀይልን በማፍራት ለአንዲት ሀገር- ቴክኖሎጂም ለአንዲት ሀገር እድገት እነዚህ ብቁ የሆኑ የሰው ሀይሎች ትልቅ የሆነን አስተዋጽኦ እንዲያበረክቱ ያስችላል ማለት ነው። ያው የተማረ የሰው ሀይል ብዙ አዲስ አዲስ አዳዲስ ነገሮችን መፍጠር ይችላል። ጥናትና ምርምሮችን ማድረግ ይችላል። ቴክኖሎጂዎችን መጠቀም ይችላል ማለት ነው የተማረ ሰው። ኢቭን የተፈጠሩ ወይንም በሌሎች ሰዎች ወይንም በሌላ ሀገር- ዴቨሎፕ ወይንም አዲስ የመጡ ቴክኖሎችን ለመጠቀም እንኳን መማር ያስፈልጋል። ይህ ትምህርት ክህሎት እውቀት ያስፈልጋል ማለት ነው። እንግዲህ ይህንን በማዳበር የሀገሩ ዜጎች ይህን ክህሎት ይህንን እውቀት እንዲያዳብሩ በማድረግ አዳዲስ ነገሮችን ሪሰርች እና ጥናት እና ምርምር ወይም- እድገት እና ምርምር የሚባለው ሪሰርች ዴቨሎፕመንት የሚባለውን እሱን በማካሄድ- ለሱ ጥቅም እንዲውል ያደርጋል ማለት ነው። ይህም እንግዲህ በሰው ላይ ኢንቨስት ማድረግ- ይባላል ማለት ነው። ሌላኛው እንግዲህ በተለያዩ ካፒታሎች ላይ ኢንቨስት ይደረጋል ማለት ነው። እንግዲህ እነዚህ ካፒታል የሚባሉት- የተለያዩ ግንባታዎች ሊሆኑ ይችላሉ። ድልድዮች ሊሆኑ ይችላሉ። የመንገድ መሰረተ ልማት ሊሆን ይችላል። የውሃ ሊሆን ይችላል። ግድቦች ሊሆን ይችላል ማለት ነው። ለምሳሌ በኢትዮጵያ ህዳሴ ግድብ ታላቁን ህዳሴ ግድብ ገንብታለች ማለት ነው። እንግዲህ ታላቁ የህዳሴ ግድብ- ኢንቨስትመንት ነው ማለት ነው። ወደፊት ለሚያገኘው ወይንም ወደፊት ለምታገኘው ገቢ ይች ሀገር ከዚህ- ኢንቨስትመንት ወደፊት ፕሮፊት ልታገኝ ትችላለች። ትርፍ ልታገኝ ትችላለች። ዛሬ የሀገሯ ዜጎች ተረባርበው የጨረሱት ወይም የሰሩት ማለት ነው። ይህም እንግዲህ ያው ወደፊት የተለያዩ ጥቅሞች የተለያዩ ትርፎች ይኖሩታል ማለት ነው። የኤሌክትሪክ ሀይል ይገኛል ማለት ነው። እንዲሁም የአሳ ሀብት ይገኛል ማለት ነው። ከዚህ- ከዚህ ከባህሪያው እንግዲህ ይህ ግድብ ሲገደብ የተለያዩ ሀይቆች ተፈጥረዋል ማለት ነው። ብዙ ሀይቆች ተፈጥረዋል ማለት ነው። ጨው አልባ ናቸው። ስለዚህ ለአሳ ምርት ምቹ ናቸው ማለት ነው። ከጨዋማነት ነፃ ስለሆኑ የወንዝ ውሃ ስለሆነ የተገደበው። ስለዚህ ከዚህ ታላቅ የአሳ ሀብት የአካባቢው ማህበረሰብ ይጠቀማል። እንዲሁም የሀገሪቱ መንግስት ይጠቀማል። ሀገሪቱም በአንድም በሌላም መልኩ ጠቃሚ ናት ማለት ነው። እንዲሁም የተለያዩ ንጹህ የውሃ መጠጦችን እነዛ ላይ ኢንቨስት በሚያደርግ ጊዜ ጤናማ የሆነ ሰሪ ሀይል እንዲሁም ከተለያዩ በሽታ ነፃ የሆነ- የሰው ሀይል ያበረክታል ማለት ነው። ይህም የሀገሪቱን ወጪ ይቀንሳል። አንድ ሰው ታሞ መስራት እየቻለ በሌሎች ላይ ጥገኛ የሚሆነውን ጤናማ ሆኖ ግን እንዲሰራ ያስችለዋል ማለት ነው እንዲሁም ለጤና የሚወጣ ወጪ ወይንም ለህክምና የሚያወጡት ወጪ ለሌላ ነገር መልሶ ኢንቨስት ማድረግ ይቻላል ማለት ነው። ስለዚህ ንጹህ የዉሃ መጠጥ በማቅረብ ጎልማሶች- እንዳይሞቱ ወይንም ከስራ ውጪ እንዳይሆኑ እንዲሁም ህፃናት ጤናቸው ተጠብቆ ና ለወደፊት ለሀገራቸው የሚፈለገውን አስተዋጽኦ እንዲያደርጉ ያደርጋል ማለት ነው። እንዲሁም የመንገድ የመንገድ ላይ መንገዶችን በመስራት እዛ ላይ ኢንቨስት በማድረግ- ከአንዱ ሀገር እና ሌላውን ወይም የንግድ እና የተለያዩ ስራዎችን ያቀላጥፋል ማለት ነው። ኢንቨስትመንት ማለት ወደፊት-

አፍንጫ። አፍንጫ የሚባለው እንግዲህ የሰውነት ክፍል ነው ወይም የሰውነት አካል ነው የአንድ ተፈጥሮ የሆነ ፍጡር አካል ነው ማለት ነው። ይህ አፍንጫ የሚባለው በፊቱ አካባቢ እና ከፊቱ በአፉና በአይኑ መካከል የሚገኝ በአፋችንና በአይናችን መካከል የሚገኝ ሁለት አየር መሳቢያና አየር ማስወጫ ያሉት ነው ማለት ነው። ይሄ አፍንጫ የሚባለው እንግዲህ ከአምስቱ የስሜት ህዋሳት ከሚባሉት ከመዳሰስ እንዲሁም ከማየት ከመቅመስ እና አንዱም ከማዳመጥ ቀጥሎ በሽታ የምንጠቀመው አምስተኛው የስሜት ህዋስ ነው ማለት ነው። ይሄ እንግዲህ ለማሽተት ያገለግላል ማለት ነው የተለያዩ ነገሮችን አሽቶ በሽታቸው መጥፎና ጥሩ ሽታ ለመለየት ይረዳናል ማለት ነው። አፍንጫ የሚባለው ነገር እንዲሁም በሌላ መልኩ ብናየው ደግሞ ያው ለመተንፈስ በዋናነት የሰው ልጅ ያው ለመኖር መተንፈስ አለበት። ሳንተነፍስ ወይም ሳን ላንቆይ እንችላለን መለት ነው ሳንተነፍስ ስለዚህ ይህ ለመተንፈሻነት የምንጠቀመው ነው ማለት ነው። በአፍንጫችን እንተነፍሳለን ህይወታችን እንዲቀጥል እናደርጋለን ማለት ነው እንግዲህ በዋናነት ለመተንፈሻ የመተንፈሻ አካል ነው ማለት ነው። እንዲሁም የውበት አካል ነው ማለት ነው የሰው ልጅ አፍንጫው ቋጠጥ ያለ ተለቅ ያለ ከሆነ ጥሩ ገጽታ ይኖረዋል ማለት ነው ሲታይ ለእይታ እጅግ ማራኪና ውብ ይሆናል ማለት ነው። ሰከክ ያለ አፍንጫ ያላችው እና ሾል ያለ እንግዲህ ሾጠጥ ያለ አፍንጫ ያላቸው ሰዎች ቆንጆ ሊባሉ ይችላሉ ወይንም ውበታቸው አሪፍ ሊሆን ይችላል ለሰዎች እይታም ጥሩ ሊሆን ይችላል ማለት ነው። እና ዘርፈ ብዙ ጥቅሞች አሉት ማለት ነው ይሄ አፍንጫ ማለት ያው እንደየ ፍጡራኖችም የሰዎች ሊለያይ ይችላል ማለት ነው። የአንዳንዱ ትልቅ ሊሆን ይችላል የአንዳንዱ ደግሞ ትንሽ ሊሆን ይችላል የአንዳንዱ ደግሞ በጣም ሰፋፊ ሊሆን ይችላል የአንዳንዱ ደግሞ ጠበብ ብሎ አሪፍ ቅርጽ ያለው ሊሆን ይችላል ማለት ነው። ያው ይሄ እንግዲህ ይሄ ፈጣሪ ለሁሉም የሚሰጠው ችሮታ አለ ያው የፈጣሪ ስጦታ ነው ማለት ነው። የሁሉም ልዩነት እና አፍንጫ ማለት በፊታችን ላይ የሚገኝ በአፋችንና በአይናችን መካከል ላይ ያለ ሁለት ቀዳዳዎች ወይም የአየር ማስወጫና ማስገቢያ ያሉት ለመተንፈሻነት የምንጠቀመው ትንፋሽ ወደ ውስጥ ይስባል ከዛም ወደ ውጭ ያስወጣል ማለት ነው ይሄም ህይወታችን እንዲቀጥልና የልብ ምታችን ተረጋግቶ በህይወት እንዲቆይ የሚያስችለን ዋና የአካል ክፍላችን ነው ማለት ነው። እንዲሁም ነገሮችን በሽታ ለመለየት ወይም ነገሮችን አሽትተን ለመለየት ጥሩ ጥሩ ሽታን ከመጥፎ ሽታ ለመለየት ያገለግለናል ማለት ነው ወይንም ጥሩ ምግብን ከመጥፎ ምግብ በሽታው ልንለየው እንችላለን ማለት ነው። ወይም የሆነ ነገር መበላሸቱን ወይም ተበላሽቷል አልተበላሸም የሚለውን በአፍንጫችን አሽትተን በአፍንጫችን በማሽተት ልንለየው እንችላለን ማለት ነው። እና ይህም አፍንጫ የሚባለው ለነዚህ ጥቅሞች አሉት ማለት ነው እንግዲህ ይህን ያክል ጥቅም ካለው ይህን የአፍንጫን ጤንነት መጠበቅ በጣም አንድ ይባል ማለት ነው። የሰው ልጅ ያው እንግዲህ ያፍንጫ ጤንነት በተለያዩ ነገሮች ሊጎዳ ይችላል ማለት ነው። ለምሳሌ በመጥፎ ሽታ ሊጎዳ ይችላል ማለት ነው መጥፎ ሽታ ሲሸተን ወደ ጉንፋን ሊቀየር ይችላል ማለት ነው። እና ከዚህ መጠንቀቅ እና ራስን መጠበቅ ያስፈልጋል ማለት ነው። መጥፎ ሽታ ይኖራሉ ተብለው በሚጠበቅባቸው ቦታዎች የአፍ ጭንብል ወይም ማክስ መልበስ ያስፈልጋል ማለት ነው። ያንን መጥፎ ሽታ ለመከላከል ሲባል ያ ካልሆነ ለአደጋ ልንጋለጥ እና የመተንፈሻ አካላችን ተጎድቶ ህይወታችን አደጋ ላይ ሊወድቅ ይችላል ማለት ነው። ምክንያቱም ይህ እንግዲህ ዋናና አሳሳቢ ጉዳይ ነው ማለት ነው የህልውና ወይም በህይወት የመኖርና ያለመኖር ጉዳይ ነው ማለት ነው። የሰው ልጅ ካልተነፈሰ ለአምስት ደቂቃ መቆየት አይችልም ማለት ነው ረዘመ ቢባል አምስት ደቂቃ ነው ሊቆይ የሚችለው ስለዚህ ይህ እንዲህ ያለውን የፈጣሪ ስጦታ ወይንም ይህ እንዲህ ያለውን ተፈጥሮአዊ ስጦታ በደንብ መጠበቅ እና እሱን ሊጎዳው የሚችል ነገርን መጠንቀቅ ያስፈልጋል ማለት ነው። ያው እንዳልኩት በማድረግ ወይም ከተለያዩ ሽታ በመከላከል እንዳይጎዳና በደህና እንዲቆይ ማድረግ ይቻላል ማለት ነው ያው በሂደት ሊጎዳ ስለሚችል ትናንሽ ሽታዎችንም ቢሆን መራቅ ያስፈልጋል ማለት ነው። እንግዲህ አብዛኛው ፉጡር ያው አፍንጫ አለው ማለት ነው። እንግዲህ ያው ደግሞ የማሽተትና ነገሮችን የመለየት ሁኔታው ከእንስሳት ወይም ከሰው ሰው ሊለያይ ይችላል ማለት ነው። ለምሳሌ ውሻን ብናይ የውሻ አፍንጫ ነገሮችን የማሽተት እና በሽታ የመለየት እጅግ ከፍተኛ የሆነ ችሎታ አለው ማለት ነው። ያው እንደምታወቀው ውሾች በሰለጠነው አለም አንዳንድ ጊዜ መድሃኒቶችን ወይም አድንዛዥ እጾችን በመኪና ላይ ራሱ አሽተው በሽታ መለየት ይችላሉ የሰለጠኑ ውሾች እና እጅግ አስገራሚ ነው ማለት ነው። ስለዚህ አፍንጫ ለሽታ በሽታ ለመለየት እና ለመተንፈስ የሚጠቅመን የሰውነት ክፍል ነው።

ልትረዳኝ ትችላለህ እንግዲህ የአንድ የተቸገረ ሰው ወይንም እርዳታ የፈለገ ሰው የሚናገረው ንግግር ነው ማለት ነው። ወይም የሆነ እገዛ ሲያስፈልገው እርዳታ ሲያስፈልገው እና በራሱ ሊያደርገው የማይችለው ነገር ውስጥ ሲሆን የሚያደርገው ጥሪ ወይንም የሚያሰማው ዲምጽ ይሚናገ ቃላት ወይም የሚያወጣው ብቸኛ ቃል ይሄ ሊሆን ይችላል ማለት ነው። ሰው በተለያየ አጋጣሚ እንግዲህ የሌሎች እርዳታ ሊያስፈልገው ይችላል ማለት ነው። የሰው ልጅ ሲባል ብቻውን ሊኖር አይችልም ማህበራዊ ኑሮ ነው አብሮ የሚኖረው ወይንም ብቻውን ሊያደርጋቸው የማይችሉ ብዙ ነገሮች ይኖራሉ ማለት ነው። በህይወት ውስጥ የተለያዩ ችግሮች ሊገጥሙት ይችላሉ ማለት ነው። እነዚህ ችግሮች ደግሞ ድንገታዊም ወይም ሊሆን ይችላሉ እንዲሁም በሂደት የመጡ ሊሆኑ ይችላሉ ማለት ነው። ስለዚህ በዚያን ጊዜ አንድ ሰው ብቻውን ሊፈታቸው የማይችሉ ሲሆን እነዚህን ችግሮች የሌላን ሰው እርዳታ ሊጠይቅ ይችላል ማለት ነው። በትህትና ልትረዳኝ ትችላለህ ብሎ ሊጠይቅ ይችላል ማለት ነው። ለምሳሌ አንድ ሰው ድንገት እየሄደ በመንገድ ላይ ሰዎች ወይም ሌቦች ሊዘርፉት ቢይዙት ወይም ሃንግ ቢያደርጉት ልትረዳ ትችላለህ ወይ በማለት ሰዎችን ወይም ልትረዱ ትችላላችሁ የሚል ድምጽ በማሰማት ሰዎችን እርዳታ ሊጠይቅ ይችላል ማለት ነው። ምክንያቱም ድንገታዊ ስለሆነ አጸፋዊ መልስ መስጠት ላይችል ይችላል። ወይም ከእሱ ብዙ ሰዎች ሊሆኑ ይችላሉ ሶስት አራት ሆኖ አንድ ሰው ከያዙት እሱ ምንም ማድረግ አይችልም አቅሙ ተመጣጣኝ አይሆንም። እና ለነሱ ምላሽ መስጠት ስለማይችል በመጮህ ልትረዳኝ ትችላለህ በማለት እርዳታን ሊጠይቅ ይችላል ማለት ነው። ከሌሎች ሰዎች እንዲሁም በተጨማሪ ድንገት የእሳት አደጋ ቢነሳበት አንድ ሰው በቤቱ ላይ ያኔ የእርዳታ ጥሪን ያሰማል በመጮህ ሰዎችን ሊጠራ ይችላል ማለት ነው። ተባብረው እሳቱን እንዲያጠፉለት እና ንብረቱን እንዲሁም ቤቱን ከመቃጠል እና ከመውደም እንዲታደጉለት ሲል ይህን ጥሪ ሊያሰማ ይችላል ማለት ነው። ወይንም ልትረዱ ትችላላችሁ ወይ በማለት ወደ እነሱ ወይም ወደ ጎረቤቶቹ ወደ አካባቢው ማህበረሰብ እንዲሁም ለእሳት አደጋ ጥሪ በማድረግ ከዚህ ችግር ሊወጣ ይችላል ማለት ነው። እነሱም ሊረዱት እና ከዚህ ችግር ሊያወጡት ይችላሉ ማለት ነው። እንዲሁም ሰው ሲታመም ዶክተሮችን ልትረዱ ትችላላችሁ ወይ በማለት ሊጠይቅ ይችላል ማለት ነው። በሚታመምበት ጊዜ ህመም ወይም ስቃዩ ሲከብደው ያኔ ልትረዳኝ ትችላለህ ማለት ዶክተሩን በማማከር እርዳታን ሊጠይቅህ ይችላል ማለት ነው። ምክንያቱም ህመሙ ታቅሙ በላይ ሊሆን ይችላል ስቃይ ሊኖርበት ይችላል ማለት ነው። ይህን ስቃይ ደግሞ እንዲያስታግሱለት የተለያዩ መድሃኒት እንዲሰጡት ልትረዱኝ ትችላላችሁ ወይ በማለት ዶክተሮችን ሊጠይቅ ይችላል ማለት ነው። እንዲሁም አንድ ሰው የገንዘብ እጥረት ሊያጋጥመው ይችላል ማለት ነው። ድንገት ስራ ሊከስርበት ይችላል። ወይንም ገንዘብ እጁ ላይ ላይኖረው ይችላል በአጋጣሚ ስለዚህ የተለያዩ ሰዎችን ሊጠይቅ ይችላል ማለት ነው። ባንኮችን ሊጠይቅ ይችላል ማለት ነው። ወይንም የበጎ አድራጎት የሚሰሩ ሰዎችን ልትረዱ ትችላላችሁ በማለት እርዳታን ሊጠይቅ ይችላል ማለት ነው። እንዲሁም ከፍ እያለ ሲሄድ አንዲት ሀገር ጦርነት ውስጥ አንድ አንድ አንድ በተለያየ ነገር እና በተለያየ ቦታ ሊገለጽ ይችላል ማለት ነው። ያው አብዛኛው ልትረዳ ትችላለህ የሚለው ቃል እርዱኝ የማለትን ወይንም በትህትና የመጠየቅን ጉዳይ የሚያይ ገልጽ ነው ማለት ነው። አንድ ሰው ከአቅሙ በላይ ወይም አንዲት ሀገር አንድ አካባቢ ከአቅማቸው የሆነ በላይ ችግር ሲገጥማቸው በእነሱ ብቻ መፈታት የማይችሉ ችግር ሲገጥማቸው ያኔ ልትረዱኝ ትችላላችሁ በማለት እርዳታን እንድረዷቸው ሊያሰሙ ወይም ሊጠይቁ ይችላሉ ማለት ነው

ዋጋ ዋጋ የምንለው ነገር እንግዲህ የአንድ ነገር ጠቀሜታ ወይም የአንድ ነገር ሊለካበት የሚችል ማለት ነው። በቁጥር በአሃዝ ሊገለጽበት የሚችል ያ ነገር ምን ያክል ጥቅም አለው ከጥቅሙ አንፃር ሊሆን ይችላል እንደውም ከተፈላጊነቱ አንፃር ሊሰጠው ይችላል ማለት ነው። ይሄ ዋጋ ማለት እንግዲህ በብር ሊገለጽ ይችላል ወይንም በአሀዝ በቁጥር ማለት ነው በከረንሲ ወይም በገንዘብ ሊገለጽ ይችላል ማለት ነው የዚህ ነገር ዋጋ። እንግዲህ ይህ ዋጋ የሚባለው ነገር እንዴት ሊተመን ይችላል የሚለው ነገር? አንደኛ ከጥቅሙ አንፃር ነው ከሚሰጠን ጥቅም አንፃር ማለት ነው እጅግ ከፍተኛ ጥቅም የሚሰጠን ከሆነ ዋጋውም ከፍተኛ ሊሆን ይችላል በዛ መልኩ ወይም ዋጋው ሊተመን ይችላል ማለት ነው። ሌላኛው ደግሞ እንግዲህ ይህ ነገር እንዳስፈላጊነቱ ማለት ነው ምን ያክል ተፈላጊ ነው ለኛ ምን ያክል አስፈላጊ ነው ከሚለው ከዛ አንፃር ሊተመን ይችላል ማለት ነው። ለኛ ምን ያክል ሳቲስፋክሽን ይሰጣል ወይንም ለእኛ ምን ያክል እርካታን እናገኛለን ያንን በመጠቀም የምናገኘው እርካታ ምን ያክል ነው በሚለው በዛ ዋጋ ሊተመን ይችላል ማለት ነው። ሌላኛው እንግዲህ ከተፈላጊነቱ አንፃር ነው ምን ያክል ተፈላጊ ነው የሚለውን ከእሱ አንፃር ለማየት ከዛ ከተፈላጊነት አንፃር ሊተመን ይችላል ማለት ነው። ምናልባት አሁን እንግዲህ ይሄ ይሄ ዋጋ ሲባል በተለያየ መልኩ ሊተመን ይችላል ለምሳሌ ወርቅና ውሃን ብናይ አንዳንድ ጊዜ ያው ሳቲስፋክሽን በሚሰጠው ወይንም ምን ያክል አስፈላጊ ነው በሚለው ሳይሆን ያው እንግዲህ ምን ያክል ውድ ነው ሰዎች ምን ያክል ይፈልጉታል በሚለው ሊተመን ስለሚችል ማለት ነው። አሁን ወርቅና ውሃን ብናይ ሞር ለኛ ለህይወታችን አስፈላጊ የሚሆነው ውሃ ነው። የሰው ልጅ ያለ ውሃ ከሶስት ቀን በላይ ሊቆይ አይችልም። ወይም ከዛ በላይ በህይወት ሊኖር አይችልም ማለት ነው ስለዚህ ይህ ውሃ እጅግ ለህይወቱ አስፈላጊ። አለም ላይ ስናይ ወይንም በምድራችን ላይ ስናይ እጅግ ውድ ዋጋ ያለው ወርቅ ነው ማለት ነው። በአንጻሩ አንድ ሰው ወርቅ በልቶ አያድርም ወርቅ ሊበላው ወይንም የሆነ ህይወቱን ሊያራዝምበት አይችልም። ያው እንግዲህ ለማየት እና የሆነ ሳትስፋክሽን ወይም የሆነ እርካታን ለማግኘት ካልሆነ በስተቀር በዛ በወርቅ ሌላ የሚያገኘው በህይወቱ ላይ የሚጨምረው የሚቀንሰው ነገር ላይኖር ይችላል ማለት ነው። ውሃ ስናይ ግን በህይወት ለመቆየት እጅግ አስፈላጊና ውሃ ህይወት ነው ለማለትም የሚያስችል እጅግ በጣም ጠቃሚ የሆነ ነገር ነው። ማለት ነው ያው ሰው ያለ ውሃ በህይወት ሊቆይ አይችልም። በየእለት ተእለት ተግባራችን ማንኛውም ሰው ውሃን ይጠቀማል ማንኛውም ህይወት ያለው ነገር ውሃን ይጠጣል በህይወት ለመቆየትም ሆነ ለመታጠቢያም ለተለያዩ ነገሮች ይጠቀማል ማለት ነው። ግን ማንኛውም ሰው ወርቅን አይጠቀመውም። ወይም ወርቅ ስለሌለ የሰው ልጅ በህይወት አይኖርም ማለት አይደለም እጅግ አስፈላጊ አይደለም ማለት ነው። እና ስለዚህ ያው ዋጋ የሚ ት ለአንድ ነገር ሰው ባለው ፍላጎት ልክ ዋጋው ከፍና ዝቅ ሊል ይችላል ማለት ነው። ወይንም በጥረት ሊታይ ይችላል ማለት ነው። ለምሳሌ የውሃ እጥረት ባለበት አካባቢ ውሃ እጅግ ውድ ሊሆን ይችላል ማለት ነው። በበረሃዎች አካባቢ በአንድ ሊትር ውሃ ብዙ ብር ሊሸጥ ይችላል ማለት ነው። እንዲሁም ውሃ ያለበት አካባቢ ደግሞ በጣም ርካሽ ወይም እና ዝቅተኛ ሊሆን ይችላል ማለት ነው። ስለዚህ አንዳንድ ሀገሮች ጋር ስናይ አሁን ከውሃና የውሃና የነዳጅ ዋጋን ብናነፃፅር ለምሳሌ ነዳጅ ከእነሱ በሃምሳ ፐርሰንት ከውሃ በሃምሳ ፐርሰንት ዝቅተኛ አንድ ሊትር ውሃ እና አንድ ሊትር ነዳጅን ብናነፃፅር በሃምሳ ፐርሰንት ዋጋው የነዳጁ ዝቅተኛ ሊሆን ይችላል ማለት ነው። ይህም የሆነበት ምክንያት ምንድነው? እንግዲህ ይህ አቅርቦቱ ስላለ ማለት ነው ወይም በብዛት ስለሚገኝ የአቅርቦት በጣም እጅግ ከፍተኛ የሆነ አቅርቦት ስላለ ይህ ዋጋ ይቀንሳል ማለት ነው። እንዲሁም ውሃ ደግሞ በረሃ ከመሆኑ አንፃር ሀገሯ የሀገሪቱ የነዳጅ ሀብት እንጂ የውሃ ሀብት ውሃው ሊበልጥ ይችላል ማለት ነው። እንዲሁም ደግሞ በአንዳንድ ሀገሮች እጅግ የነዳጅ እጥረት ያለባቸው እና ነዳጅ ከውጭ በሚያስገቡ ሀገራት ወይንም ነዳጅ ከውጭ ንግድ በሚያገኙ ሀገራት እና ውሃ ሀብት ያላቸው ሀገራትን ዋጋ ስናነጻጽር። ለምሳሌ የውሃ ሀብት ውሃ መቶ ፐርሰንት ርካሽ ወይም ዝቅተኛ ሊሆን ይችላል ማለት ነው። ዋጋው ከነዳጅ ጋራ ሲታይ የነዳጅ ዋጋ ደግሞ መቶ ፐርሰንት እጥፍ ሊሆን ይችላል ማለት ነው። ከውሃ ጋር እና እንግዲህ ይህ ዋጋ የሚተመነው አንድ ነገር በአቅርቦቱና በፍላጎቱ መካከል ሊሆን ይችላል የሚተመነው አቅርቦቱ እንግዲህ ዝቅተኛ ከሆነ ዋጋው ከፍተኛ ሊሆን ይችላል ማለት ነው። እንዲሁም ፍላጎት ከፍተኛ በሚሆንበት ጊዜ ዋጋውም አብሮ ሊጨምር ይችላል ማለት ነው። ሰዎች ያንን ነገር በጣም አስፈላጊ ለህይወታቸው እጅግ የሚፈልጉትና እጥረት ካለበት የትኛውንም ዋጋ ለመኖር ሲሉ በህይወት ለመቆየት ሲሉ የትኛውንም ዋጋ ሊከፍሉ ይችላሉ ማለት ነው። ዋጋ እንግዲህ አብዛኛውን በአቅርቦትና በፍላጎት መካከል የሚተመን ገባዬ ዋይ ነው ማለት ነው።

አሮጌ ማለት እንግዲህ ያረጀ ወይንም የሆነ ነገር አዲስነቱን ያጣ ቃለሙን እየገፈፈ የበለዘ እንዲሁም የገፈፈ እንደማለት ነው። አሮጌ የሚባለው ቃል በቃል ትርጉም ይሄን ይመስላል እንደውም በአገባባዊ ፈጁ ይሄን በአረፍተ ነገር በተለያየ ነገር ልንጠቀመው እንችላለን። አሮጌ ልብስ አለኝ አሮጌ ጫማ ጫማዬ አሮጌ ነው ወይንም ልብሴ የለበስኩት ልብስ አሮጌ ልብስ ነው የዘውትር ወይም የስራ ልብስ ነው ልባል እንችላለን ማለት ነው። ይሄ አሮጌ አሮጌ መኪና አሮጌ ቤት ሊባል ይችላል ማለት ነው። እንዲሁም አሮጌ ሰው ወይም ያረጀ ሰው እንደማለት ነው። አሮጌት ወይም አሮጊት ትልቅ ሰው እንዴ ማለት ነው። ወይንም ሽማግሌ እንዴ ማለት ነው ማለት ነው። እና ብዙ ያገለገለው ወይንም ብዙ የቆየ ነገር ወይንም የገፈፈ ቀለሙ የለቀቀ የገረጣ ነገር እንዲሁ የሚያረጀ እንዲሁ ጥንቅቅ ግልጋሎትን የሚሰጥ ነገር አሮጌ ሊባል ይችላል ማለት ነው። አሮጌ ኮምፒውተር አሮጌ ስልክ አሮጌ ኤርፎን አሮጌ ቻርጀር አሮጌ አልጋ ወይንም አሮጌ ፍራሽ ሊባል ይችላል ማለት ነው። ብዙ ምቾት የማይሰጥና እጅግ ቀልጣፋ የሆነ ሲስተም ያለው ኮምፒውተር። አሮጌ ወይንም የዱሮ መንገድ አሮጌ ሰፈር የዱሮ ሰፈር ሊባል ይችላል ማለት እና በዚህ አሮጌ በሚለው ብዙ ነገር ማለት እንችላለን ማለት ነው። ብዙ ነገር የምንነግር ብዙ ነገርን መጥቀስ እንችላለን በዛ አድርጊ በሚለው ነገር ብዙ አረፍተ ነገሮችን ብዙ ስኞችን መቋጠር እንችላለን ማለት ነው። ለምሳሌ አሮጌ ስምምነት ወይንም አሮጌው ስምምነት ማለት ያረጀው ስምምነት የድሮ ስምምነት ማለት ነው። ግን በአብዛኛው ይህ በእቃዎች ላይ እና በንብረቶች ላይ ልገለጽ ስለሚችል አሮጌ ቁም ሳጥን ብንለምሳሌ ያ ቁም ሳጥን ወይ ቀለሙ እንትን ብሏል ወይ የተወሰነ የተሰበረ ፓርት አለው ማለት ነው። ወይም የተወሰነ የማያገለግል ክፍል አለው ማለት ነው። ከዛ ከቁም ሳጥኖች ወይንም ልብሶችን በስርዓት ማስቀመጥ አይችልም ወይንም ንጽህናቸውን ላይጠበቅ ይችላል ማለት ነው። የልብሶች ወይ አቧራ ሊኖረው ይችላል ወይንም የሆነ ቀለሙ ላይ ቃል ቃለሙ እየተነሳ ልብሶች ላይ ቆሻሻና ያልተገባ ነገርን ሊያደርግ ይችላል ማለት ነው። እንዲሁም አረጉኝ ኮምፒውተር ብንል ወይም ያረጀ ኮምፒዩተር ብንል አንድ አንድ አንድ እንችላለን ማለት ነው። እንዲሁም አሮጌ ቤት ልንል እንችላለን ማለት ነው። እንግዲህ ይሄ ቤት ፍሳሽ ሊያፈስ ይችላል ማለት ነው። ዝናብ በሚሆንበት ጊዜ ውሃን ወደ ውስጥ ሊያስገባ ይችላል ማለት ነው። ከዛ የተነሳ አሮጌ ቤት ልንለው እንችላለን። እንደሁም ፀሀይ የሚያስገባ ከሆነ ወይም የፀሀይ ጮሬ ባተለያዩ ቀዳዳዎች ወደ ውስጥ ዘልቆ ወደ ቤቱ የሚገባ ከሆነ ይህም እንግዲህ አሮጌ ቤት ሊያስብለው ይችላል ማለት ነው። እንዲሁም የቤቱ አሰራር ወይም የቤቱ ዲዛይን የተደረገበት የዶሮ ወይንም የቆየ ዘመናዊ ያልሆነና ጊዜ ያለፈበት ከሆነ ይህም አሮጌ ቤት ሊባል ይችላል። አሮጌ የቤት ሊያስብለው ይችላል ማለት ነው። እንደውም ደግሞ ቀለሙ የገፈፈና ወይም ቀለሙ አዲስ ያልሆነ ያሮገ እንደሁም ቀለሙ መልቀቅ የያዘ እና በጣም የገረጣ ቀለም ከሆነ አዲስ ያልሆነ ቀለም ከሆነ አሮጌ ቤት ሊባል ይችላል ማለት ነው። እንደሁም ለምሳሌ በመንገዶች ብናይ አሁን መንገዶች ይኖራሉ አስባልቶች የተላላቀ አስባልት ይኖራል ማለት ነው። እሱ አስባልት እንግዲህ አሮጌ አስፋልት ሊባል ይችላል ማለት ነው። ወይም ያሮገ አስፋልት በጣም ጭስ የሚያወጣ መኪና ይኖራል ማለት ነው። ጭስ በከፍተኛ የሆነ ጭስ የሚያወጣ መኪና ያ መኪና አሮጌ መኪና ሊባል ይችላል ማለት ነው። እንዲሁም በፍጥነቱ ደካማ የሆነ መኪና እንዲሁም ድምፁ ከፍተኛ የሆነ መኪና ይህ መኪና የዚህ አይነት መኪና አሮጌ መኪና ሊባል ይችላል ማለት ነው። እንዲሁም ቀርፋፋ ስልክ ይኖረናል ወይንም ጫፉ የተጋጋጠ ስልክ እንዲሁም ሰንጠር ያለበት እና የተለያዩ ምልክቶች ያሉበት ስልክ እሱ ስልክ አሮጌ ስልክ ሊባል ይችላል ማለት ነው። እንዲሁም የጻፍንባቸው ማስታወሻ ወይም ድሮ ብዙ የያዘንባቸው ማስታወሻዎች እነሱ አሮጌ ማስታወሻዎች ሊባሉ ይችላሉ ማለት ነው። እንዲሁም የገፈፉ ፌድ ያደረጉ ልብሶቻችን የተቀዳደሩ ጫማዎቻችን እነሱ አሮጌ ልብሶች አሮጌ ጫማዎች ሊባሉ ይችላሉ ማለት ነው። እንዲሁም ትላልቅ ሰዎች አሮጌ ሰዎች ወይም አሮጌቶች ሊባሉ ይችላሉ ማለት ነው። ይሄ ስዲብ ሳይሆን እድሜያቸውን የሚገልጽ ወይንም ትልቅ መሆናቸውን እድሜ ባለጸጋ መሆናቸውን የሚገልጽ ወይንም ትልቅ መሆናቸውን ለመመላከት ማለት ነው። እንግዲህ ይሄ አሮጌ የሚባለው ነገር አንደኛ ፋሽኑ ይችላል ወይንም ብዙ ያገለገለ ብዙ አመት የቆየ ብዙ በብዙ በስራ ላይ የዋለ ነገር ሊሆን ይችላል። ወይንም አሁንም በስራ ላይ ቢውልም ግን ደካማና ከበፊቱ ከአዲሶቹ ጋር እኮ ነው የማይወዳደር ከሆነ አሮጌ ሊባል ይችላል ማለት ነው። አንድ

ወንበር ማለት እንግዲህ መቀመጫ እንደ ማለት ነው ሰዎች ሊቀመጡበት የሚችሉት ለመቀመጫነት የሚያገለግል መሳሪያ ነው ማለት ነው ወይም እቃ ነው ማለት ነው እንዲሁም በሌላኛው ትርጓሜ ደግሞ ወንበር ማለት ስልጣን በማለት ይተረጎማል ማለት ነው ወይም ስልጣን ባለስልጣን ሰው ወይም ወንበር ላይ ያለ ሰው ቢባል ባሰልጠን ሰው በማለት ሊተረጎም ይችላል ማለት ነው። እና ይሄ ወንበር የሚባለው ነገር ሁለት የተለያዩ ትርጉሞች አሉት ማለት ነው። አንደኛው ለመቀመጫነት የሚያገለግለው ይሄ ከእንጨት ወይንም ከብረት እንዲሁም ከስፖንጅ ከተለያዩ ማቴሪያሎች ወይም ከተለያዩ ግብአቶች የሚሰራው መቀመጫ ሲሆን ሌላኛው ደግሞ ያው እንዲህ ያልኩት ስልጣን ሊባል ይችላል ማለት ነው። ስልጣን ወንበር ወንበሩን አስረከበ ቢባል አሁን ጠቅላይ የድሮ ጠቅላይ ሚስተር ለአዲሱ ጠቅላይ ሚስተር ወንበሩን አስረከበ ቢባል ይሄ ወንበር መቀመጫ ወንበር ሳይሆን ሰጠው የሚባለው ወይም ማስረከብ የሚባለው ስልጣኑን ለሌላኛው ለአዲስ ለተመረጠው ጠቅላይ ሚኒስተር ወይም ላተሽዳ ተመረጠው ፕሬዝዳንት ወይም አዲስ ፕሬዝዳንቶች ወይንም ላሸነፉ ጠቅላይ ሚኒስተሮች ስልጣኑን ላስለቀቀው ወይም አስረከበ እንዲህ ማለት ይተረኮማል ማለት ነው። እና ይህ በስልጣን ሊታይ ይችላል ማለት ነው። ሌላኛው እንግዲህ ያው እንጨቶቹ ወይንም ከእንጨት እንዲሁም ከተለያዩ ብረት እና እንጨት እንዲሁም ስፖንጅ ተረባርበው እነዚህን ግብአቶች በመጠቀም ባለሙያዎች የሚሰሩት የወንበር አይነት ነው። እና ይህ ወንበር እንግዲህ በተለያዩ ቦታዎች ለጥቅም ይውላል ማለት ነው። እንዲሁም ከፕላስቲክ ብቻ የሚሰራ ወንበር አለ ማለት ነው እንደየ አስፈላጊነቱ እና እንደየ ምቾቱ ሰዎች እንግዲህ እነዚህን ወንበሮች ገዝተው ሊጠቀሙ ይችላሉ ማለት ነው። ለምሳሌ በካፌዎች ውስጥ አብዛኛው ጊዜ ያው ውሃ መደፋፋት ስለሚኖር እርጥበታማ ነገሮች ምናምን እንደዚህ ስለሚበዙ የፕላስቲክ ወንበሮችን አብዛኛውን ጊዜ እነሱ ይመረጣሉ ማለት ነው። ያው የፕላስቲክ ወንበር ሲባል ሁሎችም ተመሳሳይ ዲዛይን ተመሳሳይ ቅርጽ አይኖራቸውም ማለት ነው ሁሎችም የተለያየ ቅርጽ ይኖራቸዋል የተለያየ ዲዛይን ይኖራቸዋል የተለያየ ቀለም ይኖራቸዋል እና የተለያየ ምቾት ይኖራቸዋል ማለት ነው። ግን በአብዛኛው እነዚህ ነገሮች ይመረጣሉ ማለት ነው። ምክንያቱም የስፖንጅ ፍራሽ ብናስገባው ማነው የስፖንጅ ወንበር ብናስገባው እዛ እነዚህ የስፖንጅ ወንበሮች እንግዲህ ውሃን የመምጠጥ ወይም ውሃን የመያዝ አቅማቸው እጅግ ከፍተኛ ስለሆነ እነዚህ ወንበሮች ለማድዳት ምቹ አይሆኑም ማለት ነው። እስኪደርቁም ድረስ እንግዲህ ብዙ ጊዜ ሊፈጁ ስለሚችል ምቹና ለካፌዎች ምቹ ላይሆኑ ይችላሉ ማለት ነው። ስለዚህ በአብዛኛውን ጊዜ እንግዲህ ካፌዎች ላይ ወይንም ሆቴሎች ላይ የሚሰሩ ሰዎች ወይም ባለሀብቶች ወይም የዛ ኩባንያ ባልተቤቶች ወይም የዛ ማናጀሮች ሊሆኑ ይችላሉ የዛ ተቆጣጣሪ ሰዎች እነዚህን የፕላስቲክ ከፕላስቲክ የሚሰሩ ወንበሮችን ለነሱ ይበልጥ ተመራጭ ያደርጓቸዋል ማለት ነው። ምክንያቱም ውሃ በቀላሉ ቢያርፉባቸውም ለማጽዳት እና በሆነ ነገር ወልውሎ ወዲያው ለማድረቅ እጅግ ቀላል ናቸው ማለት ነው። ቆሻሻም የተለያዩ ሊቀርቡ የሚችሉ ስለዚህ እነዚህ ፕላስቲኮች ያንን በቀላሉ በውሃ ማስለቀቅ ይችላሉ። ግን እነዚህ የስፖንጆቹ ቢሆኑ ወይም ከስፖንጂ እና ከጨርቅ የሚሰሩት ቢሆኑም በቀላሉ ማስወገድ በቀላሉ ማስድያት ላተችል ትችላለህ ማለት ነው። ስለዚህ በካፌዎች አካባቢ ከጠውላ ወይም ከእንጭት የተሰሩና ከፕላስቲክ የተሰሩ ወንበሮች እጅግ ተመራጭ እና ምቹ ለስራ ምቹ ይሆናሉ ማለት ነው። እንግዲህ እነዚህ እስካሁን የጠቀስኳቸው በስፖንጅ የተሻሩ ወይም እጅግ ዘመናዊ የሆኑና ተሽክርካሪ ወንበሮች እነሱ በተለያዩ የቢሮ አካባቢ ከውሃ ጋር ወይንም ከሌላ ነገር ጋር ግንኙነት ብዙም ስለማይኖራቸው ለምሳሌ በቢሮው አንድ ሰው ምርጥ ምርጥ አሽከርካሪ እንዲሁም ምቾት ያላቸው ወንበሮችን ሊያደርግ ይችላል ማለት ነው። ምክንያቱም እንግዲህ የቢሮ ሰራተኞች ያው እንደሚታወቀው ብዙ ጊዜ ሊቀመጡ ይችላሉ ማለት ነው። እዛ ወንበር ላይ ብዙ ጊዜያቸውን ሊያሳልፉ ይችላሉ በስራ ሰዓት አስር ሰዓት በቀን ስምንት ሰዓት እንዲሁም እስከ አስራ ሁለት ሰዓት ሊሰሩ ይችላሉ ማለት ነው። በዛን ጊዜ እጅግ ልዩ የሆነ ምቾትን ስለሚሰጣቸው ይሄ ተንቀሳቃሽ ወንበር እንዲሁም ወደ ቀኝም ወደ ግራም እየዞሩ እየተሽከረከሩ ደንበኞቻቸውን በቅልጥፍና ለማገዝ እያገዛ ስለሚረዳቸው እንደውም ደግሞ ዲካም እንዳይደክማቸውና እጅግ ምቹ እንደሆነ መቀመጡም እንዳይሰለቻቸው እጅግ ተመራጭ ይሆናል ማለት ነው። በነዚህ በቢሮዎች አካባቢ እና ሰዎች ብዙ ጊዜ ቁጭ ብለው የሚሰሩ ስራዎች በሚኖሩባቸው መስሪያ ቤቶች ኩባንያዎች ኩባንያዎች ድርጅቶች ቢሮዎች አካባቢ እንደነዚህ አይነት ወንበሮች ይመረጣሉ ማለት ነው። እንዲሁም በትምህርት ቤቶች ተማሪዎች ወንበር ላይ ይቀመጣሉ በዛም እንግዲህ ያው ልጆች ስለሚሆኑ እንዳይበላሽ ወይም ለጥንካሬያቸው ሲባል ወይንም ወጫቸውን ለመቆጠብ ሲባል የእንጨት ወንበሮች ሊኖሩ ይችላሉ ማለት ነው። ምክንያቱም ትምህርት ቤት ልጆች ናቸው። ሊጫወቱ ይችላሉ እንዲሁም የተለያዩ ነገሮችን ሊያደርጉ ይችላሉ ለዛም ጥንካሬና ረጅም ጊዜ እንደገለግሉ ሲባል ያው ትምህርት ቤቱ ብዙ ጀነሬሽኖችን ብዙ ትውልዶች ስለሚያስተዛምር የእንጨት ወንበር በትን ትምህርት ብቶች ይኖራል። ማለት ነው። ለማንኛውም ወንበር ማለት መቀመጫ ወይንም ስልጣን ነው። ይተረጎማል እንዲህ አማርኛ

ማሳወቂያ ማለት እንግዲህ የሆነን ነገር መድረሱን ወይንም ሰዓት መድረሱን ሊሆን ይችላል የሆነ ነገር ማድረግ ወይንም መተው እና የሆነ ነገር መደረግ ወይም መደረግ እንደሌለበት የሚላክ መልእክት ነው ማለት ነው። ከአንድ ድርጅት ሊሆን ይችላል ከአንድ ግለሰብ ሊሆን ይችላል የሚደርሰን መልእክት ነው ማለት ነው። የስራ ሰዓት ሲያልቅ ለምሳሌ የስራ ሰዓት አልቋል የሚል መልእክት ሊደርሰን ይችላል ወይም ማሳወቂያ ሊደርሰን ይችላል ማለት ነው። እንዲሁም ለምሳሌ አንድ ሰው ለስራ አመልክቶ ለዛ ስራ ተቀባይነት ማገኘቱን ማሳወቂያ ሊደርሰው ይችላል ማለት ነው። እንግዲህ ያ ኩባንያ ያመለከተበት ወይም ያመለከተበት ሊሆን ይችላል። ያመለከተበት ካምፓኒ ለዛ ላመለከተው ሰውዬ በተለያዩ መንገዶች በስልክ ደውለው ሊሆን ይችላል በሚሴጅ በመጽሐፍ መልእክት በመጽሐፍ ሊሆን ይችላል። እንዲሁም በተለያዩ ማህበራዊ ሚዲያ በሚጠቀማቸው ሰውየው በፌስቡክ ሊሆን ይችላል በቴሌግራም በኢሜል ሊሆን ይችላል። ማሳወቂያ ስራውን ተቀባይነት እንዲያገኝና መስራት እንደሚችል ማሳወቂያ ሊልኩለት ይችላሉ ማለት ነው። እንዲሁም ደግሞ ስራውን እንዳላገኘና ለሌላ ዙር ወይም ሌላ ዙር ምዝገባ ሲጀመር መወዳደር እንደሚችል ሊያሳውቁት ይችላሉ ማለት ነው። እንዲሁም አንድ አሰሪ ሰራተኛውን ከስራ እንዲያሰናበተው ወይም እንዲያባርረው ማሳወቂያ በደብዳቤ መልክ ጽፎ ሊሰጠው ይችላል ማለት ነው። ያም የማሳወቂያ ደብዳቤ ሊባል ይችላል ማለት ነው። እና እንዲሁም ለምሳሌ ትምህርት መጀመሩን እንደሚጀመር የሚጀመርበትን ሰዓት ለምሳሌ የትምህርት ሚኒስተር በየአመቱ ወይ አዲስ አመት በሚመጣ ጊዜ የትምህርት የሚጀመርበትን ቀን ሊያሳውቅ ይችላል ማለት ነው። ይህንንም በተለያዩ መገናኛ ብዙሃኖች ሊያስተላልፍ ይችላል ወይንም ለወላጆች በቀጥታ መልእክት ከትምህርት ቤቶቻቸው እንዲላክ ያደርጋል ማለት ነው። እንዲሁም ትምህርት ቤቶች የራሳቸው የሆነ ማህበራዊ ሚዲያ የሚጠቀሙ ከሆነ ወይም መልእክት የሚያስተላልፉበት ከሆነ ያንን ትምህርት የሚጀመርበትን ቀን ሊያሳውቁ ይችላሉ ማለት ነው። እንዲሁም የፈተና ሰዓትን ሊያሳውቁ ይችላሉ ማለት ነው። ማሳወቂያ እንትን በማለት የፈተና ሰዓትን ሊያስታውቁ ይችላሉ ማለት ነው። ማሳወቂያ በማውጣት በመለጠፍ ሊያሳውቁ ይችላሉ ማለት ነው። እንግዲህ የተለያዩ በተለያዩ መንገዶች ቢሮው ላይ በመለጠፍ ሊሆን ይችላል ወይንም የተለያዩ ማህበራዊ ሚዲያዎች ላይ በመለጠፍ በመልቀቅ ወይንም በተለያዩ ሶሻል ሚዲያ ማህበራዊ ሚዲያዎች ላይ በመጻፍ እንዲሁም በቴሌቪዥን እና በሬድዮ ይህንን ማሳወቂያ ሊነግሩ ይችላሉ ማለት ነው። እንግዲህ ማሳወቂያ የሚባለው የአንድን ነገር መፈጸሙን መሰራቱን ወይንም መቆሙን ወይንም የሚቀጥል መሆኑን ወይንም የሚያልቅበትን ቀን ወይንም የሚጀምርበትን ቀን ለማስጠቀምበት ነው ማለት ነው ለዛ ነገር የሚያሳውቁበት ሂደት ነው ማለት ነው። እንዲሁም አንድ ዳኛ ለምሳሌ ፍርድ ውሳኔውን የሚያስወቅበት ሊሆን ይችላል ያንን እንግዲህ በተለይ በጽሁፍ ሊያሳውቅ ይችላል ውሳኔውን እንዲሁም በቃል ሊያሳውቅ ይችላል ማለት ነው። ውሳኔውን እንዲሁም ለምሳሌ ምርጫ ቦርድን ብናይ ይህ ምርጫ ቦርድ እንግዲህ የተለያዩ በአገሪቱ ክፍሎች ምርጫ ካካሄደና ህዝባዊ ምርጫ ከተካሄደ በኋላ እንግዲህ የተለያዩ ደረጃዎችን የተለያዩ ሂደቶችን አልፎ ይህ ምርጫው የሀገራዊ ምርጫ ማለት ነው። ይሄንም ሁላ ፕሮሰስ ካለፈ በኋላ ይሄን ሁላ ሂደት ወይም ይሄን ሁላ ቅድም ተከተል ካለፈ በኋላ ምርጫ ወርድ እንግዲህ ተገቢውን ክትትልና ተገቢውን ቆጠራ በማድረግ ያሸነፈውን የፖለቲካ ፓርቲ ወይም ያሸነፈውን አሸናፊውን የፖለቲካ ፓርቲ ለህዝቡ ያሳውቃል ማለት ነው። ያም መንግስት እንግዲህ በመሾም ህዝቡ የመረጠውን ወይም የተመረጠውን አካል አሳውቆ ህዝቡን ለህዝብ ያሳውቃል ማለት ነው ህጋዊነቱንም ለህዝብ ያውጃል ማለት ነው። እንዲሁም የተለያዩ ማሳወቂያዎች ከመንግስት ሊደርሱ ይችላሉ ማለት ነው። ለህዝቡ በተለያዩ የመገናኛ ብዙሃኖች እንዲሁም ሀገራት በተለያዩ ሀገሮች ላይ ማዕቀብ ሲጥሉ እንዲሁም የጦርነት ጦርነት ሊያውጁ ይችላሉ እንዲሁም ማዕቀብ ሊጥሉ ይችላሉ ማለት ነው። ይሄም ማዕቀባቸውን በተለያየ ደብዳቤና በተለያዩ ነገሮች ሊገልጹ ይችላሉ ማለት ነው። መልእክቱ ተደራሽነት በሚሆንበት መንገድ መርጠው እነሱን በሚመቻቸው መንገድ እና መልእክቱን ይተላለፋል ብለው በሚያስቡበት መንገድ ሊገልጹ ይችላሉ ማለት ነው። እንዲሁም አንድ ሀገር ለሌላኛው ሀገር እርዳታታ የምትልክ ብትሆን እርዳታታ የምትረዳ ብትሆን ያን እርዳታዋን የሚገልጽ ደብዳቤ ልትልክ ትችላለች ወይም እንደምትረዳ ልታሳውቅ ትችላለች ማለት ወይም ወደፊት ድጋፏን እንደምትቀጥል ትብብሯን እንደምትቀጥል እና ልታሳውቅ ትችላለች ማለት ነው። ስለዚህ ማሳወቂያ የሚባለው ነገር አንድን ነገር ትብብርን ሊሆን ይችላል ወይንም ውሉን መስመማትን ሊሆን ይችላል የሚተውቅበት የሚነገርበት ነው ማለት ነው።

ቲማቲም ማለት የፍራፍሬ ትክልትና ፍራፍሬ ነው ቀይ በምግብነት የምውለሰው ልጆች ሊመገቡት የሚችሉ ያትክልትና ፍራፍሬ አይነት ነው ማለት ነው። እንግዲህ እጅግ ጠፋጭ እና ተወዳጅ ፍራፍሬ አይነቶች ውስጥ ይመድባል ማለት ነው ይሄ ቲማቲም የሚባለው እንግዲህ ሰዎች እሱን በመግዛት ለመግብነት ይጠቀሙታል ወይም ለመግብነት ያውሉታል ማለት ነው። በየምግብ ቤቶች ልናገኘው እንችላለን እንደውም በየሱቅ መደበሮች ልናገኘው እንችላለን ማለት ነው። ያው በየምግብ ቤቶች የተሰራውን የትኛውም ምግብ ቤት ቲማቲም አዘንቲማቲም ያው በተለያዩ መንገዶች ይሰራል እንዴ የቤቱ ሁኔታ እና አንደኛ ፈላጎት አሰርተን መብላት እንችላለን እንዲሁም ከገበያ ገዝተን ራሳችንን በመስራት ቤታችን ውስጥ በዛ መንገድ እንትን እንላለን ማለት ነው። በዚያ መንገድ ቲማቲምን መብላት ወይም መጠቀም እንችላለን ማለት ነው። እና በተለያዩ መደብሮች ልናገኘው እንችላለን እንዲሁም ከገበሬዎች ቀጥታ ወይም ይህንን ቲማቲም ልንገዛ እንችላለን ማለት ነው። እና ቲማቲም ማለት እጅግ ለጤና ተስማሚና ጣፋጭ ሆነ ያ ትክልትና ፍራፍሬ ዘር አይነት ነው ማለት ነው። ያው በከለሩም ቀላ ያለ ወይም ወደ ቀይ የሄዴ አይነት ከለር ወይም ቃለም አለው ማለት ነው። ኢቲማቲ ማለት እጅግ ተወዳጅ በብዙ በብዙ ዜንዳ ተፈላጊና ተወዳጅ ያአተክልትና ፍራፍሬ ዘርያ አይነት ነው ቲማቲም ቲማቲም እኔም ተመግቤ አውቃለሁ እባላለሁ እኔም እወዳለሁ ማለት ነው። እንግዲህ ይሄን ቲማቲም ብዙ ሰዎች ሊወዱት ይችላሉ ብዙ ሰዎች ለመግብነት ሊጠቀሙት ይችላሉ ማለት ነው። እንደውም ተስማሚ ነው ለየት ያሉ ጥቅሞችን ለጤናም እንዲሁም ለሰውነትም የተለያዩ ጥቅሞችን ይሰጣል ማለት ነው። እና እጅግ ተወዳጅ ጣፋጭ እንዲሁም በአብዛኛው ቦታ ሊገኝ የሚችል በተለያዩ የሀገሪቱ ክፍሎች ሊገኝም ብዬ የተለያዩ ሀገር ክፍል ሊገኝ የሚችል የግብርና ምርት የግብርና ውጤት ነው ማለት ነው

ኋላ ማለት እንግዲህ በተለያዩ ነገሮችን ሊገለጽ ይችላል ማለት ነው። ኋላ የሚባለው ነገር ለምሳሌ ጀርባ እንዴ ማለት ነው ወይም በኩል ያለ ከጎን በኩል ፊት ሲባል ያው በኋላ የፊት ተቃራኒ ይሆናል ማለት ነው። ፊት ስንል ከፊት ለፊት ያለው ይሆናል እንዲሁም በኋላ ሲል ደግሞ ከኋላ ያለው ወይም ከጀርባ ያለው ሊሆን ይችላል ማለት ነው። እና በዚህ አይነት መልኩ ሊገለጽ ይችላል። እንዲሁም ደግሞ ለምሳሌ በሰአት ወይም በጊዜ ወይም በሰአት ብናየው ይሄን ፊት እና ኋላ የሚለው ፊት የሚለው ለምሳሌ አሁን ኋላ የሚለው ተቃራኒ ከሆነ በሰአት ስናየው ደግሞ ፊት ማለት መጀመሪያ ወይንም ቀድም ብሎ ሊሆን ይችላል ኋላ ማለት ደግሞ ዘግይቶ ወይንም ከዛኛው አቀርቦ የመጣ ሊሆን ይችላል ማለት ነው። ስለዚህ መጀመሪያ የደረሰ ሰው በፊት ደረሰ ሊባል ይችላል። አሁን ለምሳሌ ሁለት ሯጮች ቢወዳደሩ አንደኛ የወጣው ፊት ደረሰ ሊባል ይችላል ያኛው ደግሞ ኋላ ነው የደረሰው ወይንም ከኋላ ነው የመጣው ኋላ ከእሱ ኋላ ሊባል ይችላል ማለት ነው። እንዲሁም ለምሳሌ ሁለት ህፃናትን ብናይ እና የተወለዱ ህፃናትን ቀድሞ የተወለደው ልጅ በፊት ተወለደ ይባላል ወይም ቀድሞ ከተወለደው ልጅ ዘግይቶ የተወለዱ ምንም አንድ ቀን የሚወለዱም ያው ሰዓቱ ሊላይ ስለሚችል ይሄኛው ኋላ ተወለደ ይባላል ማለት ነው። እና በብዙ ነገር ሊተረጎም ይችላል ይህ ኋላ የሚለውን ነገር ማለት ነው። እንዲሁም አንዲት ሰው መቼ ትመጣለህ መቼ ይሆናል የሆነን ነገር መቼ ነው ሲለው ኋላ ይሆናል ካለ የተወሰነ ሰዓታትን ጠብቆ ወይም ከተወሰነ ደቂቃዎች ወይም ከተወሰነ ሰዓት ከተወሰነ ጊዜ በኋላ የሚሆን ነገር የሚፈጠር ነገር የሚፈጸም ነገር ሊሆን ይችላል ማለት ነው። እንዲሁም ኋላ ሲለው የተለያዩ ቀኖችን ሰአቶችን እየቀጠረ ነው ማለት ነው። ከአንድ ነገር ቀደም ከአንድ ነገር በኋላ ዝግይቶ የሚመጣ ወይንም ከአንደኛው ነገር በኋላ ዘግይቶ የሚከሰት የሚፈጠር ነገር ነው ማለት ነው። እና ይሄ ኋላ የሚለው ነገር ከሆነ ነገር ነው ፊት ፊት ከሚለው ሀሳብ ጋራ የሚቃረን እና እሱን ጥሩ አሁን ለምሳሌ ጀርባ እንደማለት ወይንም የሆነ ነገር የቆየ የዘገየ እንዴ ማለት ነው። ዘግይቶ ወይም ቆይቶ ሊፈጠር የሚችል ወይንም ያለፈ ነገር ላይ ከሆነ ደግሞ ያለፈ ድርጊት ወይም ነገሩ ተከስቶ አልፎ ከሆነ ከአንድ ነገር ቀጥሎ የተደረገው በሁለተኛነት በሶስተኛነት ደረጃ የተፈጸመ ነገር ወይም የሆነ ነገር ኋላ ሆኖ በኋላ ተፈጸመ ሊባል ይችላል ማለት ነው። እንግዲህ አሁን ለምሳሌ አንዳንድ የአፍሪካ ሀገራቶች ምን ይባላሉ? በስልጣኔ በታሪክ ስናየው በሂስትሪ ስናየው ከቅኝ ግዛት በፊት የነበረውና በቅኝ ግዛት ጊዜ ከዛ ደግሞ ከቅኝ ግዛት በኋላ የሚባል አለ። ማለት እንግዲህ ያው እኔ ከቅኝ ግዛት በኋላ የሚለው ከሆነ ነገር ቅኝ ግዛት ከተፈጠረ በኋላ ያ ነገር አልፎ ከዛ በኋላ ያለው ስልጣኔ ከዛ በኋላ ያለው ሁኔታ የፖለቲካ ሁኔታ ሊሆን ይችላል የኢኮኖሚ ሁኔታ ሊሆን ይችላል የማህበራዊ ሁኔታ ሊሆን ይችላል። እነዚህ ሰዎች እንግዲህ ከዚህ ከእንትን በኋላ ይሄ በቅኝ ግዛት ከተገዙ በኋላ እነዛ ሀገራት ከዛ በኋላ የነበራቸው ማንነት የነበራቸው ኢኮኖሚ ሁኔታ ምን ይመሰላል? እንዲሁም ፖለቲካው ምን ቀየረ ያ ኮሎኔል እና ከዛ በኋላ ምን ተፈጠረ? የሚለውን ለመያዝ ያስችለናል ማለት ነው። እንዲሁም ቋንቋ አሁን ለምሳሌ አብዛኛው እነዚህ ቀኝ የተገዙ ሀገራት እንግሊዘኛ ቋንቋን ያው በአውሮፓ ሀገራት ስለነበር አብዛኛው ቅኝ የተገዙት እና እነዚህ አብዛኛው ቅኝ ግዛት የተገዙ የአፍሪካ ሀገራት እንዲያውም ሌሎች ሀገራት ይላሉ ማለት ነው። እንግሊዘኛ ቋንቋን ችለዋል ወይም እንግሊዘኛ ቋንቋን ሊያውቁ ይችላል ማለት ነው። ይህ እንግዲህ ከመቼ በኋላ የመጣነው የቅኝ ግዛት ከተገዙ በኋላ የመጣ ነው ማለት ነው። እና ይሄ ኋላ የሚለው ወይም የሆነ ነገር ውጤት ሊሆን ይችላል የሆነ ነገር ከተፈጠረ በኋላ የሆነ ነገር ከተሰራ ከተከሰተ በኋላ የሚመጣው ውጤት ማለት ነው። እና ኋላ ማለት ከሆነ ነገር ቀጥሎ የሚፈጠር ወይንም ታይም ጊዜ የተያዘለትና በጊዜ ቅዴም ተከተል ሊፈጠር የሚችል ማለት ነው። ለምሳሌ ግድቡ ከተሰራ በኋላ ወይም ከተሰራ በኋላ ምን ተፈጠረ? ሊባል ይችላል እንግዲህ ብዙ አሳ ምርቶችን ሊያስገኝ ይችላል የተለያዩ የመስኖ አማራጮችን እንዲሁም የተለያዩ ኤሌክትሪክ ውሃዎችን ለማመንጨት አስችሎ ሊሆን ይችላል ማለት ነው። ያ ግድም እንደውም የቧንቧ ውሃ ከተሰራ በኋላ የሰዎች ጤና ምን ይመስላል? ወይም ሆስፒታል ከተሰራ በኋላ ሆስፒታል ስህተት ተቋቋመ በኋላ እዛ አካባቢ የሰዎች ጤንነት ምን ይመስላል? ወይም ተማሪዎች በደንብ ካጠኑ በኋላ በደንብ ከተማሩ በኋላ አስጠንቂ ከተቀጠረላቸው በኋላ ወይም የትምህርት ስራ ለውጥ ከተደረገ በኋላ ምን ምን ውጤቶች አሉ በሚለው በዚህ አገባባዊ ፍቺ ሊተገበር ይችላል ማለት ነው። እንዲሁም ቀጥታ ከአንዲት ነገር ጀርባ ያለ ከአንዲት ነገር ከኋላ በኩል ያለ ከጀርባው በኩል ያለ ኋላ በመባል ይታወቃል ማለት ነው። ከእኔ ኋላ ያለ ከእኔ

አያት የሚባለው የእናት እናት ወይም የአባት አባት ወይም የቅድመ አያት አያት ይባላል ማለት ነው። እንግዲህ የእናት እናት ወይም የእናት የአባት አባት ማለት ነው ወይም የአባት እናት ወይም እንዲሁም የእናት አባት ሊሆን ይችላል ማለት ነው። በሁለቱም ጎን እንግዲህ አንድ ሰው አራት አያቶች ሊኖሩት ይኖሩታል ማለት ነው። ያው እንግዲህ አራት አያቶች በህይወት ያሉለት ሰው እድለኛ ነው ማለት ነው። በአጠቃላይ ከእናትና ከአባቱ ጋራ ስድስት የዘር ሀረግ አለው ማለት ነው። በአንድ ሰው ያው ይሄን ዝምድናን ነው የሚገልጽ አያት የሚለው ዝምድናን ወይንም በዝምድና መተሳሰርን ማለት ነው። በውልደት አንድ መሆኑን ማለት ነው። እንግዲህ አንድ ሰው የእናቱ አባት አለ የእናቱ እናት አለ ማለት ነው። እንደውም የአባቱ አባት ይኖራል የእናቱ ወይም የአባቱ እናት ትኖራለች ማለት ነው። ከዛ እናትና አባቱ አሉ እሱ ሰባተኛ ሰው ሆነ ማለት ነውና። የተፈጥሮ ሂደት ነው እና በጣም ደስ የሚል ዝምድና ይፈጠራል ማለት ነው። በዚህ መካከል ያው እንግዲህ ሰው እንደዚህ እያለ ዘሩ እየራቀ እየራቀና እየተስፋፋ እየተራባ ይሄዳል ማለት ነው። እና በአጠቃላይ ይሄ አያት የሚለው ነገር ምንድነው? ያው የእናት እናት ወይም የእናት አባት ወይም የአባት አባት ወይንም ደግሞ የአባት እናት እነዚህ አባት የአባቶቻችን ወላጆች ወይም በአጭሩ የእናቶቻችን ወላጆች ብለን እናስቀምጠው ይቻላል እንችላለን ማለት ነው። እነዚህ አያት በመባል ይታወቃሉ ማለት ነው። ያው አብዛኛው ሰው አያት አለኝ ሊል ይችላል ወይም አብዛኛው ሰው ሶስት አያት አለኝ ሁለት አያት አለኝ አንድ አያት አለኝ ሊል ይችላል ወይንም ምንም አያት የለኝም ሊል ይችላል ማለት ነው። ይሄም ያ የሚልበት ምክንያት ያው በህይወት የሉም ለማለት ያክል ነው። እንጂ ሁሉም ሰው በርግጥ እናትና አባቱ ያው ከሌላ ሰው ተወልደው ነው እሱን የወለዱት የሚሆነው ማለት ነው። ከሰማይ ዱብ ብለው ሊሆን አይችልም ማለት ነው። እና እኔ ለምሳሌ አሁን አያያቶቸን አንደኛውንም በህይወት አላገኘሁም በርግጥ የአባቴን የእናቱን ወንድም። አግኝቻለሁ ከዛ ውጭ ያሉትን ግን አንዳቸውንም በህይወት ለማየት አልታደልኩም ማለት ነው። እና የማውቃቸው አንድም አያት አልነበረኝም ማለት ነው። በህይወቴ የማውቃቸው ስለዚህ ግን ያ ማለት አያት የለኝም ማለት ሳይሆን በህይወት አላገኟቸውም ወይም እኔ ሳልወለድ ነው። ከዚች አለም ዲካም ያረፉት እንደ ማለት ነው። እና አያት ማለት ይህን ይመስላል ማለት ነው።

ዲግሪ ማለት የሆነ ነገር መለኪያ እንዴ ማለት ነው ዲግሪ ሴንቲግሬድ ሊባል ይችላል ለምሳሌ የሙቀት መለኪያ ዲግሪ ሊባል ይችላል ወይንም የሆነን ነገር የምናውቅበት ለምሳሌ አንግልን ስንለካ ዘጠና ዲግሪ አርባ አምስት ዲግሪ አንድ መቶ ሰማኒያ ዲግሪ እያልን አንግል መለኪያ ለእነሱ እንጠቀማለን ማለት ነው ዘጠና ዲግሪ የሚባለው እንግዲህ ራይት አንግል ሲሆን ነው ማለት ነው ራይት አንግል ከሆነ ዘጠና ዲግሪ ይሆናል ማለት ነው። እንዲሁም ራይት አንግሉን ለሁለት ስንከፍለው አርባ አምስት ዲግሪ አርባ አምስት አርባ አምስት ይሆናል ማለት ነው እንዲሁም ዘጠና ለሁለት ሰው ደግሞ አንድ መቶ ሰማኒያ ይሆናል ማለት ነው። ያው እንግዲህ አግዲም ይኖራል ከዛ ከጎና ከጎናን ግን አንግል ይኖራል ማለት ነው። ወይንም ያኔ እንግዲህ ራይት አንግል ይኖራል ከሁለቱም ሊፍት እና ራይት አንግል ይሆናል ስለዚህ ያ ማለት አንድ መቶ ሰማኒያ ዲግሪ ይባላል ማለት ነው። እና በእነዚህ ይገለጻል እንዲሁም ማዕረግ ማለት ነው። የመጀመሪያ ዲግሪ ያለው ከዲፕሎማ በላይ እንዲሁም ከኤምኤስ የበዝ ማዕረግ ያለ ሰው እንግዲህ ዲግሪ ዲግሪውን ያዘ ወይም ባችረን ዲግሪ ይባላል ማለት ነው

እወድሃለሁ የሚለው ቃል እንግዲህ ፍቅርን መግለጫ ወይም አድናቆትን ወይም ለአንዱ ሰው ያለንን በጎ መልካም እይታና ለሱ ያለንን ፍቅር ልንገልጽበት የምንችለው ቃል ነው ማለት ነው። አንድ ሰው ሌላውን እንግዲህ መልካም ከሆነ ለሱ ወይም ካፈቀረው እወድሃለሁ ብሎ ፍቅሩን ልገልጽለት ይችላል ማለት ነው ወይም እወድሃለሁ ሊል ይችላል ማለት ነው። ይሄም እንግዲህ ምንን ነው የሚያሳየን ፍቅርን እና አንድነትን መተሳሰብን መዋደድን ነው የሚያሳየን ማለት ነው። እናት ልጇን እወድሃለሁ ልትል ትችላለች ማለት ነው። ልጅም እናቱን እወድሻለሁ ሊል ይችላል ማለት ነው። እንዲሁም የቅርብ ጓደኞችን ጓደኛ ማቾች ጓደኞችን አንድ ሰው ጓደኛ ሆኖ እወድሃለሁ ሊል ይችላል ማለት ነው። እንዲሁም እህት ወንድሞችን ቤተሰቦቹን ዘመዶቹን እና ማንኛውንም ሰው የሚወደውን ሰው እወድሃለሁ በማለት ሊገልጽለት ይችላል ማለት ነው። ስለዚህ እወድሃለሁ የሚለው የፍቅር መግለጫ ወይንም የምዋደድ መግለጫ ነው ማለት ነው። የሚዋደዱ ሰዎች እንግዲህ እወድሃለሁ እወድሻለሁ ሊባባሉ ይችላሉ ማለት ነው። እንደውም ያው ፍቅረኛሞች ወይም የተፋቀሩ ተቃራኒ ጾታዎች ሊሆኑ ይችላሉ ማለት ነው። ያው እንግዲህ እነሱ እወድሃለሁ ወይም እወድሽው ይገላለጻሉ ማለት ነው። በዚህ እንግዲህ እንግዲህ ፍቅራቸውን ለመግለጽ ይጠቀሙበታል ማለት ነውና። ከባድ የሆነች ቃል ናት በርግጥ ይች ቃል ትልቅ ሚስጥር ያለው ቃል ነው ማለት ነው። እና ትልቅ ነገር ነው አብዛኛው ሰው ከሌላው ሰው መስማት የሚፈልገው እና። ይሄን ቃል ቢባል ወይም ይሄንን ቢነገረው ይሄንን ቃል ቢሰማው። ደስ ሊለው የሚችል እና እጅግ ሊያስደስተው የሚችል ጥሩ የሆነ በሰዎች ላይ አወንታዊ የሆነን ነገር ሊፈጥር የሚችል ቃል ነው ማለት ነው። ምክንያቱም ማንም ሰው እወድሃለሁ ካለው ሊከፋው አይችልም ማለት ነው። ወይም ሊከፋው አይገባም ማለት ነው ደስ ሊለው ነው የሚችለው። የምር ከሆነ እና ከልብ ከሆነ ይሄ ቃል የወጣው ከዛ ሰው። በቃ በሰው ልብ ውስጥ መወደድ በሰዎች መፈቀር እና ውዴታን በሰዎች ላይ ማግኘት ትልቅ የሆነ ጥሩ ነገር ነው ማለት ነው። ወይም ትልቅ የሆነ ክብር ነው ማለት ነው። እንግዲህ ሰዎች የሆነ ነገር ሲወዱ የሆነውን ሰው ሲወዱ ዝም ብለው። በኩይ ተግባርም ያሉ ሰዎች አንዱን አንዱን ሊወድ ይችላል ማለት ነው። ለእኩይ ተግባራቸው ሲባል ያንን እኩይ ተግባር ለመፈጸም ግን ያ ደግሞ ያውቁታል ውስጣቸው ራሳቸው ጥሩ ነገር እንዲያልሆነ ያው የውሸት እንደሆነም ያውቁታል ማለት ነው። ለህሊናቸውም በርግጥ ግን ይሄ ትክክለኛ የሆነው ውዴታና። ከልብ የሆነው እንዲሁም ከልብ አንድ ሰው እወድሃለሁ ሲል ያው መቼም እንግዲህ እዛ ላይ ጥሩ ነገር መልካም ነገር አለ ማለት ነው። ያ ሰው ስነምግባሩ ያማረ ሊሆን ይችላል ማለት ነው። እንግዲህ ሌሎች ሰዎች ሊወዱት የሚችሉት ወይንም ቸር ሊሆን ይችላል ለሰዎች ምጽዋት የሚሰጥ ሰዎችን የሚረዳ ለምስኪኖች የሚያዝን ለድሆች እንዲሁም አቅም ድካሞችን የሚያግዝ ሊሆን ይችላል ማለት ነው። ያ ሰው እንደውም የፍቅር ሰው ሊሆን ይችላል ማለት ነው። ያ ሰው ለሰው ክብር ያለው። ሰዎችን የሚያከብር ትልቅ ትንሽ ሳይል ለትልቅ ትላልቆችን የሚያከብር እንደውም ለህፃናቶች ለትናንሾች አዛኝ የሆነ ሊሆን ይችላል ማለት ነው። መልክ ሊፈቃቀሩ ወይም ቆንጆ ስለሆነ ወይም ቆንጆ ስለሆነች እወድሻለሁ እወድሃለሁ ሊባባሉ ይችላሉ ማለት ነው። እና ያው የተለያየ መንገድ ሁሉም የየራሱ ምክንያት ይኖረዋል ማለት ነው። ሌላውም ሰው ሲወድ። ያው እንግዲህ በራሱ ብቻ የሆነ ነገር አንዲት ነገር ትኖራለች ማለት ነው። ያን ሰው እንዲወዱት ያ ሰው በልባቸው እንዲኖር እና እንዲህ አፍ አውጥተው እስከሚነግሩት ድረስ የሚያደርሳቸው የሆነ ነገር ይኖራል ማለት ነው። እንግዲህ ያንን ሰው እንደ አጠቃላይ እንግዲህ የፍቅርን መሃባን መዋደድን አንድነትን የሚገልጽ ነው ማለት ነው። እንግዲህም ደስ የሚልና ዋንታው የሆነ ቃል የሰዎችን አንድነት የሰዎችን አብሮነት የሰዎችን ፍቅር የሰዎችን መዋደድ ይበልጥ የሚያጠናክር። እንዲሁም የሚያጎላና። አንዱ ለአንዱ ደግሞ ያለውን ፍቅር ያለውን ማህበር የሚያውጅበት በይፋ የሚገልጽበት በይፋ የሚናገርበት። ቃል ነው ማለት እሄ እወድሃለሁ ወይ እወድሻለሁ የሚባል የሚባለው ቃል ማለት ነው። በይፋ ፍቅራቸውን ለሌላኛው የሚገልጹበት የሚያሳውቁበት እና የሚያውጁበት እንዲሁም የሚነግሩ ማለት ነው። በተለይ። የተዋደዱ ፍቅረኛሞች ወይም የተዋደዱ ተቃራኒ ጾታዎች በቀላሉ ፍቅራቸውን እወድሃለሁ በማለት ሊገልጹና ያኛው ሰውዬ ሊያሳውቁት ይችላሉ ማለት ነው። ወይም ለሱ የተለየ ፍቅር የተለየ ውዴታ የተለየ ነገር እንዳላቸው ሊገልጹበት ይችላሉ ማለት ነው። ስለዚህ እንደአጠቃላይ ይህ እወድሃለሁ የሚለው የፍቅርና የውዴታ መግለጫ ቃል ነው ማለት ነው።

ስምንት ማለት ቁጥር ነው ማለት ነው ቁጥሮች ከቁጥሮች መካከል ከመቁጠሪያ ቁጥሮች መካከል ወይንም ከሙሉ ቁጥሮች መካከል አንዱ ነው ማለት ነው። አንድ ሰው ስምንት አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት እንላለን ማለት ነው እና መቁጠሪያ ቁጥር ነው። ወይም ስምንት ጋ የሚገኝ ከሰ በሰባት እና በዘጠኝ መካከል የሚገኝ ከሰባት የሚበልጥ ነገር ግን ከዘጠኝ የሚያንስ ሙሉ ቁጥር መቁጠሪያ ቁጥር ነው ማለት ነው። ይሄ ስምንት ማለት ስምንት ለሁለት ይካፈላል ለሁለት መካፈል ይችላል እና ይህ ሙሉ ቁጥር ማለት እንችላለን ማለት ነው። እንደውም ስምንት የስምንት ቁጥር የአራት እና የሁለት ብዜት ነው ማለት ነው እንዲሁም የአንድ እና የስምንት ብዜት ነው ማለት ነው። የነዚህ ብዜት ውጤቶች ውጤት ነው ማለት ነው ይሄ ስምንት የሚባለው ቁጥር እንግዲህ። አንድ ሰው ለተለያዩ አላማዎች ሊጠቀመው ይችላል ይሄንን ስንል ስምንተኛ ደረጃ ወጣሁ ሊል ይችላል ማለት ነው። አንድ አትሌት ለምሳሌ ወይም አንድ ሯጭ ስምንተኛ ደረጃ አንድ ይችላል ማለት ነው። እንዲሁም አንድ ሰው ስምንት ልጆች አሉኝ ሊል ይችላል ማለት ነው እንግዲህ ስምንት ልጆችን ወልጃለሁ። ድረስ ስምንት የሚደርሱ ልጆች አራት ወንድ ሶስት ሴት ማነው አራት ወንድ አራት ሴት ሊል ይችላል ማለት ነው። እንዲሁም ሶስት ሴት እና አምስት ወንድ ሊል ይችላል ማለት ነው ያው ስምንት ልጆች አሉኝ ለማለት ሊጠቀምበት ይችላል ማለት ነው። እንዲሁም በሌላ መልኩ የቤተሰብ አባል ወይም የኛ ቤተሰብ አባል ስምንት ነው ሊል ይችላል ማለት ነው አንድ ሰው የኛ ቤተሰብ አባል ስምንት ነው። እንግዲህ ከስምንታችን ውስጥ ሁለት ወላጆች አሉ ሌሎቻችን ቀሪዎቹ ደግሞ ስድስታችን ልጆች ነን። ወይንም ደግሞ ሁለት ወላጆች አሉን አንድ ቅድመ አያት አለችን ሌሎቻችን አምስታችን ልጆች ነን ሊል ይችላል እንዲሁም በተለያዩ መንገድ ሊገለጽ ይችላል ማለት ነው። ለምሳሌ ስምንት አመቴ ነው ሊል ይችላል አንድ ህፃን ልጅ እናቱን ስንት አመቴ ነው ሲል ስምንት አመት ሆነህ ብላ ልትጠይቀው ትችላለች። እንዲሁም ስምንት ወር ሆነህ ወይንም ስምንት ቀን ሆነህ ለምሳሌ አንድ ሳምንት የሚባለው ስምንት ቀን ነው ስምንት ቀን ሲሞላው አንድ ሳምንት ሆነ ይባላል ማለት ነው። እንድሁም ደግሞ ያው አንድ ወር የሚሆነው አራት ስምንት ቀናቶች ይኖራሉ ማለት ነው። በአንድ ወር ውስጥ ያው አራት ሳምንታት ማለት ነው አራት ሳምንታት አንድ ወር ይሆናል። አንድ ሳምንት ደግሞ ስምንት ቀን ነው ማለት ነው። ለምሳሌ ያክል አሁን በገጠር የሚዘሩ አዘርቶች አሉ ለምሳሌ ገብስን ብናይ ገብስ አሁን ከተዘራ ወይንም ከአፈር ጋር ከተደባለቀ በኋላ በስምንተኛው ቀን ብቅ ማለት ይይዛል ወይም መታየት ይጀምራል ማለት ነው። እና እንግዲህ አንድን ገበሬ ወይንም አንድን አርሶ አደር ገብስ በስንት ቀኑ ይበቅላል ብለህ ብትጠይቀው ወይንም ብንጠይቀው የሆነ ሰው በስምንት ቀኑ የሚል ምላሽ ይሰጠናል ወይም የሚል ምላሽ እናገኛለን ማለት ነው። ከዛ ገበሬን ያው ትክክልም ስለሆነ ማለት ነው እኔም ስለማውቀው የሚበቅለው እንግዲህ ገብስ በስምንት ቀኑ ቡቃያው ከመሬት ይወጣል ወይንም ይበቅላል ማለት ነው። እና በተለያዩ እንዲሁም አንድ ሰውዬ ስምንት አመት እቅድ ሊይዝ ይችላል ማለት ነው። በሚቀጥሉት ስምንት አመታት ቤት እገዛለሁ በሚቀጥሉት ስምንት አመታት ዶክትሬት ይሄን መያዝ እፈልጋለሁ ወይንም በሚቀጥሉት ስምንት አመታት ፕሮፌሰር መሆን እፈልጋለሁ። ሊል ይችላል እንግዲህ እንዲሁም ደግሞ በሚቀጥለው ስምንት አመታት የጥርስ ሀኪም መሆን እፈልጋለሁ የጥርስ ዶክተር መሆን እፈልጋለሁ። የጥርስ ስፔሻላይዝድ መሆን እፈልጋለሁ የኩላሊት ስፔሻላይዝድ መሆን እፈልጋለሁ ሊል ይችላል። አንድ ሰው እንዲሁም የአጥንት ስፔሻላይዝድ መሆን እፈልጋለሁ በሚቀጥሉት የዛሬ ስምንት አመት የአጥንት ስፔሻላይዝድ ሆኜ በአጥንት ህክምና ወይንም በአጥንት መልፈስፈስና በአጥንት በሽታ የሚሰቃዩ ወገኖችን እረዳለሁ አግዛለሁ ሊል ይችላል ማለት ነው። አንድ ሰው ይሄንን እንደ እቅድ አድርጎ ሊንቀሳቀስ ይችላል ማለት ነው። እንዲሁም አንድ ዶክተር ወይንም አንድ እንደ ህክምና እየተማረ ያለ ሰው የዛሬ ስምንት አመት። እንዲሁም በሀገር ደረጃ ስናየው ደግሞ አንድ ሀገር የስምንት አመት እቅድ ልትይዝ ትችላለች ማለት ነው። በሚቀጥሉት ስምንት አመታት የስራ አጥ ቁጥር ከሶስት ፐርሰንት ይደርሳል ወይም ከአምስት ፐርሰንት በታች ይሆናል ብላ እቅድ ይዛ ልትሰራ ትችላለች ማለት ነው። እንዲሁም በሚቀጥሉት ስምንት አመታት ኢንፍሌሽን ወይም ይሄ ዋጋ ንረቱን ባለአንድ አሃዝ እናውርዴዋለን ያ ማለት ከአስር ፐርሰንት በታች ይወርዳል ወደ አንድ ወደ ባለ አንድ አሀዝ ማለት ልትል ትችላለች። እንዲሁም ይሄ እንግዲህ ይሄ ስምንት ቁጥር የሚባለው በሰባት እና በዘጠኝ መካከል ያለ መቁጠሪያ ቁጥር ሙሉ ቁጥር ነው ማለት ነው